የፀሀይ ጥልቀት መመልከት ትወዳለህ እንግዲህ በጣም በርካታ ሰዎች የፀሀይን ጥልቀት በተለያየ ምክንያት የሚመለከቱበትና ትኩረት የሚስቡበት በጣም በርካታ ምክንያቶች ቢኖርም እኔም ከእነዚህ ምክንያቶች መካከል በተወሰኑት ምክንያቶች መካከል መሰረት የሳይንድ እውቀት በበርካታ ሁኔታ የምከታተልበት እና የሚመለከትበት ሁኔታ ነው ያለ ይሄም ሲባል እንግዲህ በርካታ ጉጉት ከሚሹ ክፍሎች የተፈጥሮ ስጦታዎች መካከል አንድም የፀሀይ መጥለቅ ነው እና ፀሀይ መጥለቅ እንግዲህ እጅግ የሚያሳስብና ትንሽ ተጽዕኖ የሚፈጥር ነገር ቢሆንም ብዙዎቻችን እንግዲህ የፀሀይ ጥልቀት ስትፈጸም የተለያዩ ካሜራዎችን ደቅነን ካሜራ የምናነሳበት እና የተለያዩ መረጃዎችን ሁሉ ጥናትና ምርምር የሚከያድበት ሰዓትም ስለሆነ በዚህ ጊዜ እንግዲህ የተለያዩ የካሜራ ቀረጻዎች ሁሉ የሚከናወኑበት እና ብዙ ሰዎችን ትኩረቴ ከሚስቡ የተፈጥሮ ስጦታዎች መካከል አንዱና ዋነኛው ድርሻ ይይዛል እንግዲህ በጣም በርካታ አገልግሎቶችን ከፀለይ ስናገኝ እንውላለን በጣም በርካታ ጥቅሞችን ከፀሀይ ስናገኝ እንውላለን። መጨረሻ አካባቢ ግን ያው እንግዲህ የፀሀይ መጥለቅ የማይቀርበት ሁኔታ ነው። ያለና እሷም ጥልቀቷን እንግዲህ ዛሬን በሰላም ያዋልሽንን ነገርን ደግሞ በሰላም መጥተሽ በሰላም እንድታውኚን እያለንክ የፀሀይን ጥርቀት የምንሸኝበት ጊዜ ይኖራል ማለት ነው።

የትኛውም በዓል ትወዳለህ? እንግዲህ በዓል ስንል በጣም በርካታ የበዓላት አይነቶች አሉ ከእነዚህ የበዓላት አይነቶች እንግዲህ መንፈሳዊ በዓላት አሉ አለማዊ በዓላት አሉ። እነዚህ በዓላት እንደየአከባበሩ እንደየባህሉ መሰረት የተለያየ አከባበር ሁኔታ ይኖረዋል። ከዚህም አንፃር እንግዲህ በቤተ እምነት ወይም ደግሞ መንፈሳዊ በዓላቶች ከሆኑ እንግዲህ አብዛኛውን ጊዜ የሚከበረው በቤተ እምነት ወይም ደግሞ የቤተ እምነት በሚፈፀምባቸው ተቋማት እና በተለያዩ የቤት ውስጥ እና በአደባባይ የሚከበሩ ባላቶችም አሉ። ወደ ከፍተኛ የሆነ በሀገራችን ከፍተኛ የሆነ የበአል አከባበር አለ በጣም ብዙ የበአል አይነቶች አሉ። ከእነዚህ መካከል በእኔ ዘንድ እንግዲህ ከማከብራቸው እና ከፍተኛ ድርሻ ከምሰጣቸው የበዓላት አከባበር መካከል የመጀመሪያው አዲስ አመት ወይም ደግሞ የዘመን መለወጫ የምንለው የበአን አከባበር አለን። እንግዲህ በዚህ በዓል አከባበር በርካታ የበአሉ ማድመቂያ የሚባሉ ነገሮችን አዘጋጅተን እንግዲህ ለባህል ማንም ማድመቂያና አዲሱን አመት የምንቀበልና ያለፈውን አመት ደግሞ እንግዲህ በሰላም አቆይተህ እዚያ ያደረስከን ብለን የምንሸኝበት እና አዲሱን አመት ደግሞ በሰላም የደስታ የጤና የፍቅር አመት ታደርግልን ዘንድ ብለን ለማድረግ ሲባል የተለያዩ ፕሮግራሞች ተዘጋጅቶ አቀባበል የምናደርግበት ሁኔታ አለ። ከእነዚህ መካከል እንግዲህ የተለያዩ የእርድ ለሚኖሩ የተለያዩ የእርድ እንስሳቶች ይኖራሉ ከዚህም ባሻገር የተለያዩ የቡና የዳቦ ቆረሳ የተለያዩ ቡና ፕሮግራሞች ይኖራሉ። ይሄም ሲከናወን እንግዲህ ጎረቤቶች የሚጠሩበት ነው እውነት ቤተሰብ የሚሰበሰብበት ሁኔታ ይሆናል። የተለያዩ የበአሉ ማድመቂያ ዜማዎች ተለቀው በደማቁ ሁኔታ የሚከበርበት ሁኔታ ነው የሚኖረው እና በዚህ በዓል እንግዲህ በሁሉም አካባቢ በጣም በከፍተኛ ደረጃ በዓሉ የሚከበርበት እና ከፍተኛ የሆነ ትርጉም የሚሰጥበት የበአል አካባቢ አለ። ከዚህ በተጨማሪ ሌላኛው የበዓላት አከባበር ገና የምንለው የበአል አከባበር ነው። እንግዲህ ገና ነብዩ የጾማቱና ጾመን ይኸው ገና ልደት እንደማለት ነው። ይሄ ልደት በዓል እንግዲህ የጌታችን እየሱስ ክርስቶስ ልደት ታሳቢ በማድረግ የሚከበር በዓላት ነው። ይሄም ያው በመንፈሳዊ የክርስትና እምነት ተከታዮች ላይ ትኩረት ተደርጎ የሚከበር የበአል አከባበር ነው። ይሄ በዓል በጣም በከፍተኛ ደረጃ በቤተ ምክንያት ወይም ደግሞ በመንፈሳዊ ደረጃ ብቻ ነው ሊከበር የሚችለው ያው የጌታችን የመድኃኒያችን ከቅድስት ድንግል ማርያም የተወለደበት የበአል አካባበር ታሳቢ ተደርጎ በከፍተኛ ደረጃ የሚከበርበት የበአል ሁኔታ አለ። ይሄ በዓል ከሌሎች የበዓላት አይነቶች እንግዲህ በጣም በከፍተኛ ደረጃ ሊከበር ከሚችሉ በዓላት መካከል አንዱ ነው። ከዚህ በመቀጠል ሌሎችም መንፈሳዊ በዓላት ለምሳሌ ጥምቀትን ስናስብ ጥምቀትንም በከፍተኛው ደረጃ በክርስትና እምነት ተከታዮች የሚከበር ከፍተኛ የበአል አካባበር ውስጥ አንዱ ነው። ይህ በዓል እንግዲህ የኢየሱስ ክርስቶስ የዮርዳኖስ እንደተጠመቀ የሚያበስርና መልእክቱ ደግሞ በዮርዳን ውስጥ የደብዳቤዎች የተቀደደበትን በዓል ታሳብ ማድረግ ታላቁ ጥምቀት በዓል አንዱ ነው። ከዚህ በመቀጠል ደግሞ ወደ ትንሳኤ የሚባል በዓል አለ ትንሳኤ ማለት መነሳትን የሚያበስርበት የበአል አካባበር ነው። ይሄ በዓል እንግዲህ የተለያዩ አፁዋማትን ተፁመው የሚከበር የበዓላ አከባበር ሲሆን አርባ ጾም የሚባሉ ታላቁ ገናና በአመቱ ትልቁን እና እርዝማን ያለው በዓል አከባበር

በአንድ ጊዜ ብዙ ስራዎችን ታስተናግዳለህ ይስተናገዳል? ለምን እንግዲህ በጣም እንደየስራዎቹ ሁኔታዎች እንግዲህ ብዙ ሰዎችን በአንዴ ማስተናገድ የሚቻልበት ሁኔታ አለ ለምሳሌ አንድ የጉልበት ስራ የሚፈልግ አንደኛው ደግሞ የስነ አእምሮ ስራን ሊፈልግ የሚችልበት ሁኔታ ሊኖር ይችላል እና የተለያዩ ታስኮችን ስራዎች እንግዲህ በተለያየ ደረጃ በተለያየ ጊዜ ከመስራት ይልቅ ሁለቱንም የስራ አይነቶች በአንዴ ማከናወን የሚቻልበት ሁኔታ ቢኖር በጣም የተሻለ ውጤታማ እንድንሆን ከሚያግዙ ነገሮች መካከል አንዱና ሁለተኛው ይሄ ነው። ጊዜዎችን በአግባቡ ለመጠቀም ስንፈልግ ስራችንን እንግዲህ አንድ አይነት ስራ ስንሰራ ብዙ ውጤታማ ልንሆን እንደማንችል በጣም በርካታ መረጃዎቹ እንዳሉ እናምናለን። እና ስለዚህ በአንድ ጊዜ ብዙ ስራዎችን ማስተናገዳችን ከፍተኛ የሆነ እውቀት የገንዘብና የጊዜ አጠቃቀምን መሰረት ለማረግ በጣም ምቾት ስለሚሰጠን በዚህ መልኩ ነው። እንግዲህ ነገሮችን መስራት የሚጥቀምብን ከእነዚህ እንግዲህ መካከል የተለያዩ ክንዋኔዎች ይኖራሉ የተለያዩ ስራዎች እንግዲህ ሊኖር ይችላል። እነዚህን ስራዎች እንግዲህ በአንድ ጊዜ መስራት እጅግ ከፍተኛ የሆነ ጥቅም አለው። እና ሁሉም ሰው እንግዲህ ለዚህ አይነት የስራ ልምድ ቢኖረውም ከፍተኛ የሆነውን ስራ ከፍተኛ የሆነውን አገልግሎት ማድረግ የሚቻልበት ሁኔታ ይኖራል። ስለዚህ ልምድ ለሌላችው ሰዎች ለምሳሌ በአንድ ጊዜ ምን ምን መስራት ይቻላል እንዴት መስራት ይቻላል? ጥቅሙስ ምንድነው? ለሚለው በቂ የሆነ ግንዛቤ መስጠት በቂ የሆነ የልምድ ልውውጥ ማከናወን እና እነዚህን የለምድ ልውውጦች እንግዲህ ወደ ተግባር በመቀየር ከፍተኛ የሆነ ገንዘብ ማግኘት እና ጥቅም ማግኘት የሚቻልበት ሁኔታ ይኖራል።

ኮከቦችን መመልከት ትወዳለህ? አዎ ኮከቦችን ስናስብ እንግዲህ ቀላል የሚባል አይደለም ምክንያቱም እጅግ ረቂቅ ከሆኑ ተፈጥሮዎች መካከል አንደኛው የኮከቦች ተፈጥሮ ነው። እና የነዚህ ተፈጥሮ እንግዲህ በጣም ረቂቅም ቢባልም እንግዲህ እኛ ከዚህ የሆነ እንደ ሰው ስናይ እንግዲህ በጣም ከፍተኛ የሆነ ምርምር የሚጠይቅ ከፍተኛ የሆነ አድናቆትን የሚያሰጥ እንደመሆን መጠን ጊዜ ከዚህ የሆነን ደግሞ ተፈጥሮን ትኩረት በሚስቡ ሁኔታዎች ያሉ የተፈጥሮ ስጦታዎችን እንግዲህ መከታተል ማየት ማድነቅ የራሳችን ፍላጎት ነው የሚሆነው። ምክንያቱም ተፈጥሮ ነው እንግዲህ እጅግ ቀላል የሚባል አይደለም ከፍተኛ የሆነ የ ትርጉም ነው ያለው። እና እኛም እንግዲህ እነዚህ አይነት ተፈጥሮዎችን ከዚሁ ሆነን የምናይበትና የምንመለከትበት በተፈጥሮ ራሳችን በእውቀት የምናድስበት በደስታ የምናድስበት ከፍተኛ የሆነውን ምርምሮች እንድናደርግ ከሚያግዙን መካከል እንግዲህ የተፈጥሮ ስጦታዎች ናቸው። እና እነዚህ ከዋክብቶችን መመልከታችን እንግዲህ ለኛ ለስነ አእምሮ ከፍተኛ የሆነ እርካታ የሰጠናል ከፍተኛ የሆነ መዝናናትን እና ጥሩ የሆነ አመለካከት እንዲኖረን የፈጣሪን ቸርነት የፈጣሪን መልካምነት ሁሉ የምናስብበት ስለሆነ። እንግዲህ ከዋክብቶችን በትኩረት መመልከት ጉዟቸውን መመልከት እንቅስቃሴያቸውን እንዴት ነው የሚለዉንም መመልከት የምንችልበት ሁኔታ አለ። ከዚህ በተጨማሪ እንግዲህ የኮከቦችን ስንመለከት ምን ልንገነዘብ እንችላለን? በጣም በርካታ የሆነ የከዋክብት አይነቶች አሉት እና መጠናቸውም እንቅስቃሴያቸውም እያንዳንዱ እየተፈጥሮ እንትናቸው እየተለያየ ነው። እና ይሄ ምንድነው? ምርምር እንድናካሂድ ከሚያግዙ መካከል ኮኮቦችን ስንመለከት ነው። እና በደንብ ትኩረት አድርጎ የተለያዩ መሳርያዎችን ተጠቅሞ ኮከቦችን መመልከቱ ለተለያዩ ምርምሮች እና ለተለያዩ ግኝቶች እንድንሆን እያግዘናል

በቤተሰቦ ምን አይነት በዓላት ታከብራላችሁ እንግዲህ በጣም በርካታ በዓላት እንዳሉ እናምናለን ለምን አንድ አመት ውስጥ እንግዲህ በርካታ የበዓላት አከባበሮች አሉ ከእነዚህም የበዓላት አከባበሮች መካከል እንግዲህ ተከትለኛውን ድርሻ የሚወስደው በእምነት ላይ ወይም ደግሞ መንፈሳዊ በዓላት ላይ ነው እና መንፈሳዊ በዓላት በአመት ውስጥ በጣም በበርካታ ሁኔታ ውስጥ አሉ ከፍተኛ ቁጥር ያላችሁ የበአል አካባበሮች አሉ እና ከእነዚህም በዓላት መካከል እንግዲህ ስንገነዘብ ጥምቀት የምንለው በዓል አለ በወርሃ ጥር የሚከበረው ታላቁ የጥምቀት በዓልም አለ ይሄ በዓል እንግዲህ በከፍተኛ ማህበረሰብ ስብስብ የሚከበር ታላቅ በዓል ነው ይሄ በዓል ከፍተኛ ትርጉም አለው ከትርጉሙ ባሻገር እንግዲህ ሰዎች በዚህ በዓል ከፍተኛ የሆነ ጠቀሜታን ስለሚያገኙ በጣም በበርካታ ማህበረሰቦች ስብስብ የሚከበር የበአል አይነት ነው እና ይሄንም ከቤተሰቦቻችን ጋር በከፍተኛ እና በድምቀት የምናከብረው የበአል አይነት ነው ከዚህ በተጨማሪ ሌላኛው የበአል አከባበር ገና የምንለው የበአል አከባበሩ ይሄ በዓል በወርሃ ታህሳስ የሚከበር ታላቅ የመንፈሳዊ በዓል ነው ይህ በዓልም እንግዲህ የሚከበረው የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት በዓል ስለሆነ ጌታችን መድኃኒታችን ከቅድስት ድንግል ማርያም ተወልዶ እኛን እንግዲህ ያዳነበት እና ለእኛ ትልቅ ምህረትን የተሰጠንበት እለት እንደመሆኑ መጠን እንግዲህ ከፍተኛ የሆነ በመንፈሳዊ በዓል የሚከበር የበአል አይነት ነው ከዚህ በተጨማሪ ሌላም የመፍሳዊ የበአል አካባቢ ምንድነው ትንሳኤ እለተ ትንሳኤ የሚከበርበት በዓል ትልቅና አመታዊ በዓል ከሚባል መካከል አንዱ እና ዋነኛው ነው ይሄ በዓል እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ ከ እለት ከመቃብር ተነስቶ እንግዲህ ወደዚች አለም እንትን ያለበት ነው ሶስት መአልተ ሶስት ሌሊት ከመቃብር ካደረ በኋላ የተነሳበት እለት ስለሆነ እንግዲህ ትንሳኤ ተብሎ ትርጉም ተሰጥቶታል እና የትንሳኤ በዓል ነው እና በዚህ በዓል በጣም ከፍተኛ የሆነ ፕሮግራሞች የሚዘጋጁበት እና ከፍተኛ የሆነ ደስታ ያለው የበአል አይነት ስለሆነ በዚህ በዓል እንግዲህ እኔም ከቤተሰቦቼ ጋር በጣም ከፍተኛ የፕሮግራም ዝግጅት ተከናውኖ ከቤተሰብ ጋር የማሳልፍበት ሁኔታ ነው ያለው እና ይሄ ባህል እጅግ ትልቅ ትርጉም ከመሆን በላይ ለሰው ልጅ ትልቅ ዋጋ የተከፈለበት ትልቅ ደስታ የተገኘበት እና ከፍተኛ የሆነ ምህረት ቸርነት የተሰጠበት እለት ስለሆነ ይህን በዓል በከፍተኛ ሁኔታ የምናከብርበት ሁኔታ ነው ያለው

ለስራ ትጓዛለህ? አዎ እጓዛለሁ እንግዲህ ስራ እንግዲህ በተለያየ መልኩ የጉዞ ፕሮግራም ሊኖረን ይችላል። እንግዲህ የስራ ቦታችን የወሰነውን ምክንያቱም አንዳንዴ ስራ ቦታዎች እንግዲህ ከቅርበት አንፃር እንግዲህ ብዙ ትራንስፖርት የማንፈልግበት እና በራሳችን እንቅስቃሴ አድርገን ወደ ስራ ቦታችን ሄደን ስራችን የምናከናውንበት ሁኔታ አለ። አንዳንድ ቦታ ላይ ደግሞ እንግዲህ የተወሰነ ርቀት ያላቸው የስራ ቦታዎች ላይ የተለያዩ ትራንስፖርት መጠቀም የምንችልበት ሁኔታ አለ። እና ምንድነው ወሳኙ ነገር? የስራን ቦታችን እና የምንሆንበት አካባቢ ይወስነዋል ይሄ ደግሞ ትራንስፖርት እንጠቀማለን አንጠቀምም የሚለው ትልቁ ውሳኔ እንድንሰጥ የሚያደርገን ዋናኛ ምክንያት ነው። በአብዛኛው እንግዲህ ከፍተኛ ርቀት ያላችሁ የስራ ቦታዎች እንግዲህ የህዝብ ትራንስፖርት መጠቀም ወይም ደግሞ የተለያዩ ቀላልና ከባድ ተሽከርሪዮችን በመጠቀም ጉዞ የምናከናውንበት ሁኔታ ይኖራል። ስለዚህ ወሳኙ ሚና ምንድነው? የስራ ቦታ እና እኛ ያለንበት የርቀት ሁኔታ ይወስነዋል። እና እኔም እንግዲህ የስራ ቦታዬ ትንሽ ቀረብ ያለ ቦታ እንደመሆኑ መጠን ከፍተኛ የሆነ ትራንስፖርት የማልፈልግበት እና በራሴ እንቅስቃሴ አድርጌ የተለያዩ ስራዎችን ከሆኜ የምመለስበት ሁኔታ ነው። ነገር ግን እንግዲህ ያለንበት ቦታ እና ያን ስራ ቦታ ኢቭን ቅርብ ቢሆንም እጅግ አጭር የሆነ ጊዜ ውስጥ ካለን ደግሞ አጭር የትራንስፖርቱ ጉዞ አድርገን የምንጓዝበት ሁኔታ ሊኖር የሚችልበት ሌላኛው አማራጭ ነው

የአካል ብቃት እንቅስቃሴ ታደርጋለህ? አዎ የአካል ብቃት እንቅስቃሴ እንግዲህ ስንል በጣም መጠነ ሰፊ የሆነ ትርጉም ያለው ቃል ነው። ይህ ቃል እንግዲህ በብዙዎች ዘንድ እንግዲህ የአካል ብቃት እንቅስቃሴ ሲባል። ኖርማል ከ የስፖርት አይነት ውስጥ ገብቶ እንቅስቃሴ እንደማድረግ ብቻ የሚቆጠር አይነት ተደርጎ የሚታስብበት ሁኔታ አለ። ነገር ግን የአካል ብቃት እንቅስቃሴ እንግዲህ በተለያየ መልኩ ልናደርግ የምትችልበት ሁኔታ አለ እንግዲህ በቤት ውስጥም ሊሆን ይችላል። በግቢ ውስጥ ሊሆን ይችላል በተለያዩ የስራ ቦታዎችም ሊሆን የሚችልበት ሁኔታ አለና። ነገር ግን ምንድነው ሊለይ የሚችለው የምንሰራው የእንቅስቃሴ አይነት እና የምንፈልገው የእንቅስቃሴ አይነት ተመጣጣኝ ላይሆን የሚችልበት ሁኔታ ነው የሚኖረው እና ለምሳሌ አንድ የስፖርት ማዕከል ውስጥ ሁነን የምንሰራው የስፖርት አይነት እና ቤት ውስጥ ሁነን የምንሰራው የምንችለው የስፖርት አይነት እኩል የሆነ ውጤት ለማስመዝገብ እንቸገራለን ስለዚህ በየቦታው ብዙ አይነት የትራንስፖርት መዓት የስፖርት አይነቶች አሉ። ነገር ግን ለምንፈልግለት አላማ ግን የትኛውን የሚለውን መምረጥም ትልቅ እና ቅድሚያ ሊሰጠው የሚገባ ጉዳይ ነው። ለምሳሌ ከአንድ ቦታ ወደ አንድ ቦታ በእግር እንቅስቃሴ ባደርግንበት ቁጥር የአንዱ የአካል ብቃት እንቅስቃሴ ነው ማለት እንችላለን። ለምን እንቅስቃሴ ነው እያደረግን ያለው እና ይሄ እንቅስቃሴ ደግሞ ከፍተኛ የሆነ ለጤና እጅግ ወሳኝ ሚና ያለው የእንቅስቃሴ አይነት አንደኛው ወኪንግ የምንለው ወይ ደግሞ በግል እንቅስቃሴ ማድረግ ነው። እና ይሄ ደግሞ በዙዎች ዘንድ ከፍተኛ የሆነ ክብደት ያላችሁ ሰዎች ላይ የሚመከር እና ከፍተኛ የሆነ የስብ ክምችትን ለፍጭት እንዲዳረግ እና ለተለያዩ እና ዲግራዲሽኑን ደግሞ እንዲደቃቅቅ ለማድረግ የሚጠቅም ሁኔታ ነው ያለ እንዲሁም ሌሎች የስፖርት አይነቶች አሉ ለምሳሌ የእግር ኳስ ሊሆን ይችላል። የተለያዩ መረብ ኳስ ሊሆን ይችላል የተለያዩ የሶምሶማ ሩጫ ሊሆን ይችላል የታቹ የገመድ ዝላይ ሊሆን ይችላል ከፍተኛ የሆነ የስፖርት አይነቶች አሉ። እና እነዚህ እንግዲህ በቤት ውስጥ እና በግቢ ውስጥ ልናደርጋችሁ የሚችሉ ቀላል የሚባሉ የአካል ብቃት እንቅስቃሴዎች ናቸው። ሲታፕ ፑላፕ ዲጋፕ ምንላቸው እነዚህ ቀላል የስፖርት አይነቶች እንግዲህ በግቢ ውስጥ ልናከናውናችሁ ከምንችሉ የእንቅስቃሴ አካል ብቃት እንቅስቃሴዎች መካከል ናቸው። ሌላኛው እንግዲህ ትኩረት ተሰጦና ከፍተኛ ውጤት እናስመዝግበት የምንችለው የአካል ብቃት እንቅስቃሴ ደግሞ እንግዲህ ራሱን የቻለ የአካል ብቃት እንቅስቃሴ መሳሪያ የተዘጋጀለት እና የራሱን የቻለ አላማ ኖሮት ተነጋጅቶ ለሰው ልጅ ይሄ አስፈላጊ ነው ተብሎ የተሟላለት የእቃ በውስጡ የተሟላ ከሆነ እንግዲህ በዚህ የምናደርገው የአካል ብቃት እንቅስቃሴ በቂና አጥጋቢ የሆነ ውጤት እንድናስመዘግብ ከሚያደርጉ የአካል ብቃት እንቅስቃሴ ቦታዎች መካከል ይሄ ይመረጣል። ነገር ግን ከፍተኛ የሆነ ወጪ እና ከፍተኛ የሆነ የኢኮኖሚ ሊጠይቀን የሚችልበት ሁኔታ ይኖራል። እንግዲህ ይሄን ታሳቢ በማድረግ እንደየፍላጎታችን እንደየ አቅማችን እንግዲህ የምንፈልገውን ነገር እንግዲህ ማረግ የምንችልበት ሌላኛው አማራጭ ነው

ወተት መጠጣት ትጠጣለህ? አዎ እጠጣለሁ ወተት እንግዲህ ከየት ይገኛል ብለን ስናስብ መጀመሪያ ወተት ከተለያየ ነገሮች ልናገኝ የምትልበት ሁኔታ አለ ወተት የሚገኝባቸው መንገዶች ምንድነው ከእንስሳት ተዋጽኦ ሲሆን አንድም ወተት ማለት እንግዲህ ከእንስሳት ተዋጽኦ ላይ የምናገኛችሁ ምርቶች ናቸው። እነዚህ ምርቶች እንግዲህ የምናገኛቸው መካከል ሊሆን ይችላል ከበግ ሊሆን፤ ይችላል ከግመል ሊሆን ይችላል፤ ከፍየል ሊሆን ይችላል እና ነገር ግን እነዚህ ወተቶች ጥራታችሁ አንፃር፤ ከሚሰጡት ጥቅም አንፃር፤ በውስጣቸው ካለው ኬሚካል አንፃር እና ካላቸው የውስጥ ኮንተንት አንፃር የተለያየ የሆነ ጥቅም ነው ያላችሁ ነገር ግን በአብዛኛው እንግዲህ ወተት ላይ የምናገኘው ምንድነው ካልሲየም የሚባለውን ነገር በውስጡ ክምችት ያለበት ይሄ እንግዲህ በተለያዩ ንጥረ ነገሮች በውስጡ ሊኖሩ ይችላሉ ነገር ግን የወተት ምርት በካልሲየም የበነፀገ ነው ማለት ካልሲኤም ደግሞ ለሰውነታችን ከፍተኛ የሆነ ጥቅም ከሚሰጡ ንጥረ ነገሮች መካከል እንግዲህ ካልሲየም ነው። ስለዚህ አንድ ሰው የሰውነት መልፈስፈስ ወይም ደግሞ የሰውነት ጥንካሬ ከሌለው ብዙ ጊዜ ሊመከር የሚችለው ወተት እንዲጠጣ ነው እና ለምን? ወተት ከፍተኛ የሆነ የካልሲኤም መጠን ስላለው ያ ሰው ደግሞ እንግዲህ ወተት በጠጣ ቁጥር ከፍተኛ ነው ካልሲኤም ሌብል በሰውነቱ ውስጥ እንዲከማች ያደርጋል። እና ይሄ ካልሲየም ሌቭል ደግሞ የሰውነቱን ጥንካሬ እና ከፍተኛ የሆነ ያ አጥንት ጥንካሬ እንዲኖረው ከሚያደርጉ ነገሮች መካከል ካልሲየም ነው። ይሄ ብቻ አይደለም ካንሲየም እንዲህ ከፍተኛ የሆነ ለልብ ዝውውር እንግዲህ ለልብምት ከሚጠቅሙ ንጥረ ነገሮች መካከል አንደኛውን ካልሲም የሚባለውን ጥሩ ነገር ነው። ካልሲም እንግዲህ የኛ ልባችን እንግዲህ እንድትመታ ከሚያደርጉ ንጥረ ነገሮች መካከል አንዱም የካልሲም ነው እና ስለዚህ ወተት መጠጣት ግን ከፍተኛ የሆነ ጥቅም ከመኖሩ ባሻገር እንግዲህ ሌሎች ንጥረ ነገሮችንም በዚሁ አጋጣሚ የምናገኝበት ከምንችልበት የመጠጥ አይነቶች መካከል ከፍተኛውን ድርሻ የሚወስደው ወተት ነው እና ስለዚህ ወተትን በአግባቡ በመጠቀም የተለያዩ ጥቅሞችን ማግኘት የምንችልበት አማራጭ ነው ያለን ሁላችንም እንግዲህ እንደ ወጣት ያለን ፍላጎት በመጠኑ በመሆን መጠቀም የምችልበት እንዲታይ ይኖራል። ከዚህ ጋር በተያያዘ እንግዲህ ወተት ራሱን የቻለ ደግሞ የጎንዮሽ ችግር ሊኖርበት የሚችልበት ሁኔታ አለ ለምን? ከፍተኛ የሆነ የወተት አጠቃቀም ካለ ምን ሊያስከትል ይችላል ሬናል ካልኩሊ የምንባል ወይም ደግሞ የእንኩላሊት ጠጠርም ሊፈጠር የሚችልበት ሁኔታ አለ አንድ ሰው እንግዲህ ከፍተኛ የሆነ የውተት ካለ ለምሳሌ በዝቅተኛ የእድሜ ክልል ላይ ያሉ ልጆች ለምሳሌ ከፍተኛ የሆነ የላም ወተት የሚጠቀሙ ከሆነ ምን ሊከሰትባቸው ይችላል ሬናል ካልኩል ወይም ደግሞ የኩላሊት ጠጠር የመከሰት እድሉ ከፍተኛ የሚሆንበት ሁኔታ አለ። ስለዚህ ምንድነው የወተት አጠቃቀማችን ስንጠቀም እንግዲህ በሰውነታችን ያሉ የካልሲየም ሌብል ቢታወቅ መልካምነትም አለው ስለዚህ የካልሲየም ሌብላችን በሰውነታችን ከታወቅ እንግዲህ አጠቃቀማችን በዛ ልክ ሊወሰን የሚችልበት መንገድ ስላለ ማለት ነው እና አዎ

በአደባባይ መናገር እችላለሁ እኔ እችላለሁ ነገር ግን አንዳንድ ሰዎች እንግዲህ በአደባባይ የማይናገሩበት በጣም በርካታ ምክንያቶች አሏቸው። ለምን እውቀቱ እያላቸው መናገር የሚፈልጉና ሀሳቡ እያላቸው ብዙ ነገር ማስተላለፍ እየፈለጉ በጣም ብዙ ነገር በውስጣቸው እያልን እንግዲህ በአደባባይ የመናገር ችሎታ ባለመኖራቸው በአደባባይ ለመናገር የሚቸገሩበት ሁኔታ እናያለን እንመለከታለን ይሄ ደግሞ ችግሩ ምንድነው? ከስር ከመሰረቱ እንግዲህ እንደዚህ አይነት ችግር የሚገጥማቸው እነማን ናቸው? በምን ምክንያት ነው ብለን ስናስብ እንግዲህ ብዙን ጊዜ በቤተሰብ ጫና ላይ ያደጉ ሰዎች በቤተሰብ በጣም በርካታ የሆነ ማህበራዊ ተጽዕኖ የቤተሰብ ተጽዕኖ ያለባችሁ ሰዎች እንግዲህ በአደባባይ በጣም ለመናገር የሚቸገሩበት ሁኔታ ውስጥ እንዳላቸው እያየን እንገኛለን። እና ይሄን ነገር እንግዲህ በምን መልኩ ልናስተካክለው እንችላለን በምን መልኩ እንደ መፍትሄ ልናስቀምጥ እንችላለን? ብለን ስናስብ የተለያዩ አጫጭር የ ፕሮግራሞች ላይ እንግዲህ ተሳትፎ እንዲያደርጉ ጥረት ማድረግ የተለያዩ በግላቸው የተለያዩ ነገሮችን ልምድ እንዲያከናውኑ ማድረግ የልምድ ልውውጥ ማከናወን እና የተለያዩ የምክር አገልግሎቶች እና የስነ ልቦና የምክር አገልግሎት እንዲያገኙ ከተለያዩ የስነ ልቦና ባለሟዮች ጋር ግንኙነት እንዲፈጥሩ ማድረግ የምንችልበት ሁኔታ አለ። እና አንዳንዴ ቤተሰብ እንግዲህ የልጅ አስተዳደግ ነኝ እጅ ከፍተኛ የሆነ ትኩረት እና ግንዛቤ ሊኖራችሁ ይገባል እና እንደዚህ አይነት ተጽዕኖ እንዳይፈጥር እንግዲህ አስተዳደጋችን እጅግ የተመጠነ ቢሆን መልካም ነው። እና በኔ በኩል እንግዲህ በአደባባይ መናገር እና የተለያዩ ፕሮግራሞችን መምራት እና ማስተላለፍ የምችልበት ሁኔታዎች ስላሉ በአደባባይ መናገር የምችልበት ሁኔታ አለ። ደግሞ ይሄ ደግሞ ለኔ የተለያዩ እውቀቶችን ለማስተራጨት ተለያዩ መልእክቶችን ለማስተራጨት የተለያዩ ትርጉም ያላቸው ነገሮችን ለማህበረሰብ ለማስተላለፍ ስፈልግ በነጻነትና በጥሩ ሁኔታ ለመግለጽ የ የማደርገው ጉዳይ ስለሆነ እጅግ ጥሩ ነገር አለኝ

በስራ ላይ ምን ተግዳሮት አለ? እንግዲህ በስራ ላይ እንግዲህ አንዳንድ ሰዎች ከፍተኛ የሆነ ተግዳሮት እንደሚገጥማቸው በተለያዩ መረጃዎች እናያለን እንግዲህ በእኔ በስራ ላይ እንግዲህ ሊገመኝ የሚችሉ ተግዳሮቶች መካከል የእርስ በእርስ አለመጣጣም ወይም ደግሞ የእርስ በእርስ አለመግባባት በስራ ላይ ከፍተኛ የሆነ ተግዳሮት እየፈጠረ የሚገኝበት ሁኔታ አለ። ይሄ ደግሞ በሀሳብ አለመግባባት በሀሳብ ጥሩ የሆነ መፍትሄ ላይ አለመድረስ ደግሞ ለስራዎች እጅግ ከፍተኛ ተግዳሮች ሊፈጥር የሚችልበት ሁኔታ አለ። ስለዚህ በርካታ ሰዎች እንግዲህ ስራ ሲሰሩ እንግዲህ መግባባትን የመጀመሪያ ያደረጉ መልካም ነው የሚል ሀሳብ አለ። ለምን ካልተገባቦት የሀሳብ ልውውጥ ከሌለ እጅግ ከፍተኛ አስቸጋሪ ከሚያደርጉት ነገሮች መካከል የእርስ በእርስ አለመግባባት። ነገር ነው እና ይሄ ነገር ደግሞ እንግዲህ ለስራዎቹ ሁሉ እንቅፋት ከመሆኑ ባሻገር እንግዲህ ማህበራዊ ህይወት ላይም ከፍተኛ የሆነ ተጽዕኖ እንደሚፈጥር ምንም ጥያቄ የለውም። በስራ ላይ እንግዲህ እነዚህ ተግዳሮቶች ይገጥማሉ። ተግዳሮት ማለት እንግዲህ ስራዎቻችን በአግባብ እንዳንፈጽም ከሚያደርጉ ነገሮች መካከል አንዱ ስለሆነ ትኩረት የሚሻ ጉዳይ ነው። ስለዚህ በአግባቡ ተግዳሮት ሲኖርም በአግባቡ ቁጭ ብሎ መፍትሄ እንዲኖረው ከማድረግ የተሻለ የሆነ

ስለ ቤተሰብህ ንገረኝ እንግዲህ ቤተሰብ ውስጥ እንግዲህ ሁለት ወንድም ሁለት እህት እና እኔን ጨምሮ አምስት ከእናት አባቴን ሲጨምር ግን በሰማት ቤተሰብነት ነው እንግዲህ። በቤተሰቦቻችን ያደግነው ይሄ ሲሆን እንግዲህ በበርካታ የቤተሰብ አስተዳደር በቤተሰብ ስነ ስርዓት እጅግ በአማረና በተዋበ የቤተሰብ ፍቅር ውስጥ ያሳለፍንበት ሁኔታ ነው ያለው። ይሄ ጊዜ እንግዲህ በጣም እጅግ ከሚናፍቁ ጊዜዎች መካከል አንዱና ዋነኛው ነው። እና ቤተሰብ ቀላል እሚባል ነገር አይደለም በጣም በርካታ የእውቀት ምንጮች የተለያዩ ነገሮችን አድርጎ እያሳደጋሉ እና በጣም በርካታ የሆነ መስዋዕትነትን ከፍሎ የሚያሳድጉበት ሁይታም አለ። እና እጅግ ደስ የሚል ነገር ነው። እና ይሄ ነገር እንግዲህ ቀላል ከማይባለው የቤተሰብ ውለታዎች መካከል ናቸው። እና እጅግ ከፍተኛ ውጣ ወረዶችን ሁሉ አሳልፈው በጋራ እያሳለፍንበት ሁኔታ አለ። እጅግ ደስ

ዛሬ ያየር ሁኔታው እንዴት ነው? ዛሬ ያየር ሁኔታው እንግዲህ ከሰሞኑ አንፃር ትንሽ አየሩ ቀዝቀዝ ያለበት ሁኔታ እየተመለከትን እንገኛለን አሁን ከፊል ደመናማ ሲሆን የተወሰነ የቅዝቃዜ መጠን ያለበት ነው። ይህ የአየር ሁኔታ እንግዲህ ስናየው ለአንዳንድ ሰዎች ምቾት ሊሰማ የሚችልበት ሁኔታ በተለይ ከፍተኛ የሆነ የጉልበት ስራ የሚሰሩ ሰዎች ላይ እንደዚህ አይነት የአየር ክልል ተስማሚና ጥሩ ነው። በዚህ የአየር ክልል በዚህ አየር ሁኔታ ውስጥ እንግዲህ ራሳቸውን ካላስፈላጊ ሙቀት የሚከላከሉበት ጊዜ ነው እና እንደዚህ አይነት ወቅቶች እንደዚህ አይነት ጊዜያቶች። የጉልበት ስራ ላይ ጠንክረው የሚሰሩና ከፍተኛ የጉልበት ስራ ላይ ያሉ ሰዎች ስራቸውን በአግባቡ እንዲያከናውኑ ከሚያደርጉበት የአየር ሁኔታ ውስጥ ይሄ የአየር ሁኔታ ይመቻል። ነገር ግን። ለአንዳንድ ሰዎች ደግሞ በተለይ ለተለያየ ያ አፍንጫ አመታፈን። እንዲሁም ለተለያየ ያስም በሽታ አላለባችሁ ሰዎች ደግሞ በዚህ ጊዜ ውስጥ እንግዲህ ትንሽ ምቾት የማይሰማችሁበት ሁኔታ ነው ያለ እና። ምክንያቱም ይሄ የአየር ክልል ትንሽ ለአፍንጫ መታፈን እና ለተለያዩ የአስም በሽታዎች ትንሽ ምቾት እማይሰማ የአየር ሁኔታ ስለሆነ ብዙ ምን ጊዜ እነዚህ አይነት ሰዎች የሚፈልጉት ሞቃታማ የአየር ክልል ነው። በዚህ ሁኔታ ውስጥ ያለ የአየር ሁኔታ እና ከፊል ደመናማ እንግዲህ በዚህ ልክ

የምትወደው ሬስቶራንት የት ነው? እንግዲህ የምወደው የሬስቶራንት አይነት አዲስ ከአሉ ሬስቶራንቶች በጣም በርካታ ሬስቶራንቶች አሉ። እንግዲህ ሬስቶራንት እንግዲህ በጣም በሀገራችን ካሉ ከሚባሉ የ የሪስቶራንት መካከል በጣም ብዙ አሉ ነገር ግን አዲስ አበባ ከአሉ ሪስቶራንቶች መካከል እንግዲህ ቤት ውስጥ ያለው የሬስቶራንት አይነት። እንግዲህ ወርቃም ሬስቶራንት የሚባል አለ እጅግ ከፍተኛ የሆነ የባህላዊ የምግብ አዘጋጃጀት ከፍተኛ የሆነ የበህል ቱፊት ያለበት ከፍተኛ የሆነ የክብር የተቀዳጀበት ቦታ ነው። ይሄ ሪስቶራንት እንግዲህ በርካታ የባህል ፕሮግራሞችን የሚከናወኑበት ከመሆኑ ባሻገር ለሰዎች ዘንድ የሚሰጠው ከብርም ከፍተኛ ነው። በዚህ ቦታ እንግዲህ በርካታ ማህበረሰባችን በዚያ ላይ ተገኝቶ የተለያዩ ደስታዎችን የተለያዩ መዝናኛዎችን የተለያዩ ፕሮግራሞች ላይ እዚያ ላይ እያሳለፈ የሚገኝበት ሁኔታ አለ። እኔም እንግዲህ በፕሮግራሜ መሰረት እየሄድኩ እየተለያዩ ፕሮግራሞችን እዚያ እያሳለፍኩና ራሴን እየጠቀምኩበት የምገኝበት ሁኔታ አለ። ይሄ ቦታ እንግዲህ በበርካቶች ዘንድ ትልቅ ትኩረትን ከሚሰጡ ቦታዎች መካከል አንዱ ነው። በዚህ ቦታ እንግዲህ የተለያዩ መጠጦች አሉ የተለያዩ ምግቦች አሉ የተለያዩ ትኩስና ለስላሳ መጠጦችን ጨምሮ በውስጡ የሚገኝበት ሁኔታ ነው ያለ ያለው። ከዚያም በተጨማሪ የቦታውን ንጽህና ስናይም ደግሞ እጅግ ጥራቱን የጠበቀ የምግብ አዘገጃጀት የቦታ አቀማመጥና ሁሉን ነገር ኖርማል ስታንዳርድ ነው የጠበቀ የምግብ ሬስቶራንት ነው። እና እጅግ የምወደው ሬስቶራንት ይሄን ይመስላል አዲስ አበባ ፍየል ቤት ይገኛል ማለት ነው

ልብሶች በስርዓት የተቀመጡ ናቸው። አዎ ልብሶች እንግዲህ በስርዓት ሊቀመጡ የሚገባበት ሁኔታ ምንድነው? ብለን ስናስን አንድም ላነባበስ በጣም ምቾት ይሰጣል። ይሄ ብቻም አይደለም እንግዲህ ልጆች በስራ ሲቀመጡ እንግዲህ ውበት አለው ጥራት አለው በዛ ልክ በቀላሉ እንዳይጎዳ ያደርጋል። ስለዚህ ልብሶቻችንን በስርዓት ማስቀመጥ ከፍተኛ የሆነ ጠቀሜታ አለው። እና እኔም ልሰዎችን ምንድነው በስርዓት እንዲቀመጡ የማደርግበት ነው የት አለው። የተተኮሱ ልጆች በስናት ይቀመጣሉ ሸምዞች በስርዓት ይቀመጣሉ ጫማዎችን ልክ በዛ ልክ መሆን አለበት ለምን? አንዳንድ ህዝቦች እንግዲህ እንዳለ ዝም ብለን በምናስቀምጣችሁ ከሆነ ላላስፈላጊ ብልሽት ሊዳረጉ የምችሉበት ሁኔታ አለ። እና ልብሶችን እንግዲህ ካጠነ በኋላ አስጠቁሰን በስርዓት መስቀልና ማስቀመጥ መቻል ይጠበቅብናል። እና አንዳንድ ሰዎች እንግዲህ ትኩረት የማይሰጡበት ሁኔታ እዚህ ላይ ነው። እና ግን ምንድነው? በቀላሉ ይበላሻሉ በቀላሉ ይጎዳሉ በቀላሉ ላላስፈላጊ ድጋሚ ግዥ የሚደረጉበት ሁኔታ ስላለ። ያለንን ነገር በአግባው የመያዝ ልምድ ሊኖረን ይገባል። እንደዛ ካልሆነ እንግዲህ በቀላሉ አላስፈላጊ ሌላ ወጪ የምናደርግበት ሁኔታ ስለሚኖር። ያለንን ነገር ግን በአባው መጠቀም ግዴታችን ነውና።

አዲስ አመት እንዴት ታከብራለህ? አዲስ አመት እንግዲህ በአመት ውስጥ ከሚከበሩ ታላላቅ በዓላት መካከል አንዱ ነው ይሄ በዓል እንግዲህ በተለያየም ሁኔታ አከብራለሁ። ይህም ሲባል የተለያዩ የአዲስ አመትን ሊያስፈልጉ የሚችሉ ግብአቶችን እቅድ በማውጣት መግዛት ማዘጋጀት ይጠበቃል ከእነዚህ መካከል ምን ምን ሊሆን ይችላል? በግ ሊሆን ይችላል ፍየል ሊሆን ይችላል ዶሮ ሊሆን ይችላል የእርድ ደግሞ አጠቃላይ እንደዚህ ነገሮች ቅድሚያ ትኩረት ተደርጎ ይዘጋጃሉ። ከዚህ በተጨማሪ እንግዲህ የዳቦ ፕሮግራሞች ተለያዩ የተለያዩ ዳቦ ሁኔታዎች ይዘጋጃሉ ሻማዎች ይዘጋጃሉ ፋንዲሻዎች ቡናዎች ሻሂዮች የተለያዩ ለበዓሉ ማድመቂያ የሚሆን ነገሮች በሙሉ ቅድሚያ ትኩረት ተሰጥቶ የሚዘጋጁበት ሁኔታ ይኖራል። ከዚህ በተጨማሪ እንግዲህ የተለያዩ ቤተሰቦች እና ጎረቤቶች ጥሪ የሚከናወንበትን ሁኔታ ይኖራል። በዚህ በዓል እንግዲህ የተለያዩ ማህበረሰቦች ተሰብስቦ በደማቅ ሁኔታ በዓሉን በዜማ እየተዜመ በከፍተኛ ድምቀት የሚከበርበት ሁኔታ ይኖራል። ይሄ በዓል እጅግ ወሳኝ በዓል ከሚባሉት መካከል አንዱ ነው። ለምን? እንግዲህ የአመቱ መጀመሪያ ነው የአመቱ መጀመሪያ ማለት ደግሞ አመቱ በደስታ መጀመር መቻል አለበት። ተብሎ ስለሚታሰብ ይሄ ያ መጀመሪያው የአመቱ ቀን መጀመሪያ በደስታ ሲጀመር እንግዲህ አመቱ ደስታ እና በደስታ የሚያልፍበት ሁኔታ ስላለ። በሰላም ግባ ተብሎ አቀባበል የሚከነወንበት ጊዜም ስለሆነ። ትኩረትን የሚፈልግ የበአል አካባበር አዲስ አመት ነው። እና ሁሉም ሰው በጣም በደማቅ ሁኔታ እና በተሻለ ሁኔታ የሚያከብረው የበአል አይነት ነው

በቀን ስንት ሰዓት ስልክ ትጠቀማለህ? ከእኔ አንፃር እንግዲህ በቀን ከአራት ሰዓት እስከ አምስት ሰዓት ያህል የምጠቀምበት ሁኔታ አለ። አብዛኛው ስራዎች አሁን በዚህ ዘመን እየተጠናቀቁ ያሉ እየተሰሩት ያሉ በምንድነው በስልክ ነው። እና ስልክ ከፍተኛውን ድርሻ ይወስዳል ስልክ በጣም ከፍተኛ የሆነ አገልግሎት ላይ ነው የሚመጣው። እና ስለዚህ በኔ ዘንድ በጣም ትንሽ እሚባል ነው ማለት ነው። እና የሚጠቀመው ያው ለምን በጣም ብዙ ሰዎች ሃያ አራት ሰዓትን በላይ ስልክ የሚጠቀሙበት ሁኔታም ስላለ ነው። እና በጣም ከፍተኛ የሆነውን ስራዎች የምናሰራበት የምናከናውንበት ስልክ እየሆነ ነው። እና ስልክ እኔ እንግዲህ ከአራት ሰዓት እስከ አምስት ሰዓት ባለው ጊዜ ስሌዳ ውስጥ የምጠቀምበትና የምሰራበት ሁኔታ ነው ያለው። ከዚህ በተጨማሪ አንዳንድ አገልግሎቶችንም ቢሆን በስልክ መፈጸም ስለምንችል ማለት ነው። እና ከዚህ አንፃር ከዚህ አኳያ ከስራ አንፃር ይወስነዋል። የጊዜ አጠቃቀማችን እንግዲህ በዚህ ልክ መሆን መቻል አለበት። እና ስልክ እንግዲህ በጣም በርካታ የሆነ መተገበሪያዎችን ከመያዙም ባሻገር ለተለያዩ መዝናኛዎች ለተለያዩ ስራዎች ለተለያዩ ቀላል እና ፈጣን ለሆኑ አገልግሎቶችን የምንጠቀመው እንግዲህ ስልክን ስለሆነ። ብዙ ሰዎች ስልክ ላይ በጣም ትኩረት አድርገው የሚውሉና በርካታ ስራዎችንም በስልክ የሚሰሩ ስላሉ እንደየአጠቃቀማችን እንደየስራችን እና እንደየፍላጎታችን የተለያየ የጊዜ ሁኔታ ይኖራል። እና እኔ ከአራት እስከ አምስት ሰዓት በላይ ያው በስልክ የምጠቀምበት ሁኔታ ነው ያለው

መንዳት መንዳት ትችላለህ? አዎ እንግዲህ መንዳት ማለት በርካታ ነገሮችን በውስጡ ሊያካትት የሚችልበት ሁኔታ አለ። ከእነዚህ መካከል እንግዲህ የተለያዩ መቼ ተሽከርካሪያችን መንዳት ሊሆን የሚችልበት መንገድ አለ። ይሄ እንግዲህ ልምድን የሚጠይቁ ስራዎች መካከል አንደኛው እና ዋነኛው ነው። ይህ ስራ እንግዲህ በጣም በርካታ ሙያዎችን በውስጥ አካቶ ከመያዝ ባሻገር እንግዲህ የተለያዩ ልምዶችንም በውስጡ መያዝ ይጠበቅበታል። ለምን ያለምንም ልምድ ያለምንም ብቃት እንግዲህ የሚሰራ ስራ ስላልሆነ

ቀርቀሃ በአካባቢው ያድጋል ለሚል። አዎ ይሄ ነገር በጣም ለበርካቶች ዘንድ እንግዲህ ተፈላጊነቱ ከመኖሩ ባሻገር በእኛ አካባቢም እያደገ እና በተለያየ አገልግሎት ላይ። ተክል አይነት ነው ይሄ ተክል እንግዲህ። ብዙም ጊዜ ክረምት አካባቢ የሚዘጋጅና ትልቅ እንክብካቤ የሚፈልግ ነው። በዚህ ተክለ እንግዲህ በርካቶች የተለያዩ ጥቅማ ጥቅሞች እያገኙ ነው የተለያዩ አገልግሎቶችን እየተሳተፉበት ያለበት ሁኔታ ነው ያለው። የቀርክሃ ጥቅም እንግዲህ በጣም ቀላል የሚባል አይደለም እጅግ ከፍተኛ የሆነ የተክል አይነት ነው። በጣም በብዙ ወገን ተፈላጊነቱም በዛ ልክ ነው። እና የተለያየ አላማ የሚሆንበት ሁኔታ ነው ያለው። እና በዚህ ተክል ላይ እንግዲህ ብዙዎች በማይበቅልበት በማይገኝበት አካባቢ እንግዲህ ተፈላጊነታቸው ደግሞ በዛ ልክ ነው

ጊዜህን በደንብ ታስተዳዳለህ አዎ እንግዲህ ጊዜ ማለት ቀላል የሚባል አይደለም ከፍተኛውን ድርሻ ከሚወስዱ መካከል አንደኛው ነው። ጊዜ ቀላል አይደለም በጣም የተሻለ ከሚባለው የስራ አፈጻጸም መካከል አንደኛው ጊዜን በአቋም ማስተዳደረነው እና ጊዜን ለማስተዳደር እንግዲህ ምን ያስፈልጋል ብለን ስናስብ፣ የጊዜ አጠቃቀማችን እጅግ ከፍተኛ የሆነ እውቀት ሊኖረን ይገባል በምን መልኩ ነው ማስተታደር ያለብን ስናስብ እንግዲህ፣ የተለያዩ እቅዶችን ማውጣት፣ የተለያዩ የስራ እቅዶችን እና እያንዳንዱን ጊዜዎችን በጊዜ ስሌታ ማስቀመጥ እና ስራዎቻችን በዛ ልክ ማስቀመጥ የግዜ ስሌዳ አስቀምጠን በዛ ልክ የስራ ሁኔታዎችን ብናስቀምጥ ጊዜን ባግባቡ ለማስተዳደር የምትጠቀምበት ሁኔታ ይኖራል እና ስለዚህ ምንድነው ማድረግ መቻል አለብን እያንዳንዱን ጊዜ በስራ ማከፋፈል ያስፈልገናል እና እንደዛ ሲሆን ጊዜያችን ባግባው እናስተዳድረዋለን። ከዛ ውጪ እንግዲህ አላስፈላጊ ጊዜ የማባከን ሁኔታ ሊኖሩ ስለሚችል

ምን? አይነት ስልክ ትጠቀማለህ ብዙን ጊዜ እኔ የምጠቀመው የስልክ አይነት ሳምሰንግ ሰልፍ ነው እና በጣም በርካታ የስልክ አይነቶች አሉ እንግዲህ ስልኮች እንደየምርታቸው እንደየ አመራረታቸው የተለያየ አገልግሎቶች አሏቸው አጠቃቀማቸውም ቢሆን የተለያየ ነው የሚሰጡት አገልግሎትም ቢሆን የተለያየ ነው። ከጥራት አንፃርም ቢሆን የተለያየ አይነት ነው ያለው የኔ የምጠቀመው እንግዲህ ሳምሰንግ ስልክ ከሚባለው ካምፓኒ የተመረተ ሳምሰንግ ምርት ነው። እና ይህ ስልክ እንግዲህ ተመራጭነቱ ምንድነው? ብለን ስናስብ አንደኛ ጥራት አለው ከጥራቱ አንፃር ባትሪውም የተሻለ ባትሬ ነው። በዛ ልክ ምንድነው? ስታች የማድረግ እድሉ በጣም ዝቅተኛ ነው። ወደ ሌሎዎች ስልክ ለምሳሌ ቴክኖ ስልክ ላይ ስንመጣ ምንድነው? የካሜራ ኳሊቲዎች እጅግ ከፍተኛ ካሜራ ኳሊቲ አለው። ነገር ግን ምንድነው? ስልኩ የ ስታክ ፕሮባቢሊቲ ኦፍ ስታክ በጣም ሃይ ነው ጀስት ይሄ ደግሞ ትንሽ ፐርፎርማንስ እየወረደ የሚሄድበት ሁኔታ አለ። ከዛ አንፃር እንግዲህ ብዙዎች ተመራጭ ያደረገው የሳምሰንግ ስልክ ነው።

በቤት ልዩ የሆነ መቀመጫ አለህ? አለ፤ አዎ፤ ለምን? ወይ እነዚህን ልዩ መቀመጫዎች መቼ እንጠቀማቸዋለን? ለምን አስፈለገ? ለምን ተዘጋጀ? ብለን ስናስብ እነዚህ ልዩ የሆኑ መቀመጫዎች የሚሆኑት ለመቼ ነው? በጣም ከፍተኛ ክብር ያላቸው ሰዎች በጣም ከፍተኛ እንቁና ልዩ የሆኑ እንግዶች ወደ ቤታችን በመጡበት ጊዜ፣ እንግዲህ ይሄ ቦታ ለነሱ አገልግሎት ይውላል ተብሎ ታስቦ የሚዘጋጅ ቦታ ነው፤ እና ይሄ መቀመጫ እንግዲህ ማንም ሰው የሚንቀሳቀስበት፣ የሚቀመጥበት ሊሆን አይችልም። ለምን? ለተከበሩና ከፍተኛ ማዕረግ ላላችሁ ከፍተኛ ክብር ላላቸው ሰዎች የሚሰጥ ቦታ ነው፤ እና ይሄ ቦታ እንግዲህ ትኩረት ከሚሹ ከሚሹ ቦታዎች መካከል አንደኛው ነው፤ እና ብዙ ሰዎች እንደዚህ አይነት ቦታዎችን አዘጋጅተው፣ ክብር ለሚገባው ክብር የሚሰጥበት ሁኔታ አለ። ይሄ ደግሞ ክብር ለሰው ሰጠ ማለት ክብር ለራስ አግኘ ነው፤ እና እንደዚህ አይነት ቦታዎች እየተዘጋጁ፣ አስፈላጊ ለሚባል አስፈላጊ ቦታ ላይ እንዲሆን የማድረግ ስራ ቢሠራ በጣም መልካም ነው።

የቪዲዮ ጥሪ ታደርጋለህ አዎ አደርጋለሁ። ለምን? የቪዲዮ ጥሪ እንግዲህ በጣም በርካታ መልእክቶችን በቪዲዮ የምናስተላልፍበት ሁኔታ ለምን? ቪዲዮ ጥሪ ከ አውዶኦ ጥሪ በምን ይለያል? ብለን ስናስብ አንደኛ ቀጥታ አይን በአይን የምንታይበት ስለሆነ የመረጃው ታማኝነት በጣም ከፍተኛ ይሆናል። እና እንግዲህ ቪዲኦ ጥሪ የማከናወኑ እጅ ከፍተኛ ትኩረትን ከሚሰጡ ጥሪዎች መካከል አንደኛው ነው። እና ቀጥታ ምክንያቱም አይን በአይን አካል በአካል እንደማለት ነው የምንታየው እና ይሄ ደግሞ የኛ የኢንፎርሜሽን ልውጣችን ቀጥታ እንደመሆኑ ያሳያል እና ሌላ ሰው እንዳልሆነ እንደ ትልቅ ማስረጃነት የምንጠቀምበት ስለሆነ በጣም በርካታ የቪዲኦዶ ጥሪ ይከናወኑበታል። በተለይ ከከፍተኛ የኪሎ ሜትር ልዩነት ያለባችሁ ቦታዎች ላይ ከፍተኛውን ድርሻ የምወስደው የቪዲዮ ጥሪ ነው። እና በየቪዲዮ ጥሪ እንግዲህ በበርካቶች ዘንድ ተቀባይነት ካላችሁ ጥሪዎች መካከል አንዱ ነው። እና በዚህ ቢዲዮ ጥሪ እንግዲህ በርካቶች ስራዎችን የምናከናውንበት የተለያዩ ፕሮግራሞችን የምንመራበት የተለያዩ ቪዲዮ ስብሰባዎች የሚከናወኑበት በቪዲዮ ጥሪ ነው። እና ይሄ ደግሞ ከፍተኛውን የጊዜ ቁጠባዎችን እንድናመቻች ከሚያደርገን መካከል አንደኛው የቪዲኦ ጥሪ ሆኖ አግኝተናል

አይስክሬም ትወዳለህ? አይስክሬም እንግዲህ በበርካቶች ዘንድ በጣፋጭነቱ ከሚታወቁት የምግብ አይነቶች መካከል አንደኛውም አይስክሬም ግን በጣም ተወዳጅ ነው እኔም ወዳለው ብዙ ሰዎችን ይወዱታል አይስክሬም። በውስጡ በጣም በርካታ ጣዕም ያላችሁ ንጥረ ነገሮች በውስጡ የተቀመመና በጣም በጣፋጭነቱ ከሚታወቁ ምግቦች መካከል አንዱም ስለሆነ በጣም በበርካቶች ዘንድ እንደ ምግብነት የሚጠቀሙት የምግብ አይነትን እና ይሄ ስክሪን እንግዲህ በበርካቶች ዘንድ የሚጠቀሙትም ቢሆንም የጎንዮሽ የራሱ የሆነ ችግር አለው። ለምን ሲባል በጣም ከፍተኛ የሆነ ካርቦሃድሬትድ ምግብ ናቸው እና እነዚህ ከፍተኛ ካርዋድሬትድ ምግቦች ደግሞ የስኳር በሽታ ላይ ተጽዕኖ የሚፈጥሩበት ሁኔታ አለ። ስለዚህ በተለይ የስኳር በሽታ ያለባችሁና በስኳር በሽታ ላይ አደጋ ያሉ ሰዎች ላይ ትኩረት ሊደረግ የሚገባበት ሁኔታ ሊኖር ይገባል። ለምን እነዚህ የሀይል ካርቦህይድሬትድ ምግቦች ከፍተኛ የሆነ የኢንሱሊን መጠን በሌለበት ሁኔታ ሊኖር ስለሚችል የግልኮስ ሌብላችን በዛ ላይ ከፍ ባለ ቁጥር ለእኛ ለሰውነታችን ከፍተኛ የሆነ ግሉኮስ በሰውነታችን እንዲዘዋወርና ወደ ሴሎቻችን እንዳይዳረስ የሚሆንበት ሁንታ ሊፈጠር ስለሚችል አላስፈላጊ ችግር ውስጥ ልንገባ የሚችልበት ሌላኛው ምክንያት ስላለ ስለዚህ በመጠኑ መጠቀም አስፈላጊ ነው የሚል የምክር አገልግሎት አለኝ። ስለዚህ አጠቃቀማችን ከራሳችን የጤና ባህሪ ጋር ተዛማች መሆን መቻል አለበት። ከዛ ውጪ እንደፈለግን የምንጠቀመውና እንደፈለግን ስላገኘን ብለን የምንጠቀመው ከሆነ በጤናችን ላይ የሚፈጠረው እንከን ከፍተኛ ሊሆን ስለሚችል ትኩረት ሊደረግ የሚገባበት የምግብ አይነት ነው። ጥንቃቄም ያስፈልጋል።

የምትወደው ጣፋጭ ምግብ ምንድነው? አሁን በጣም በርካታ የምግብ አይነቶች እንዳሉ ለምሳሌ የጾም የፍስግ ብለን ልንከፍለው የምንችል ምግብ ነው ያለው ስለዚህ አሁን ከእነዚህ የምግብ አይነቶች ለሰውነታችን የትኛው ምግብ ተመራጭነት አለው የትኛው የምግብ አይነት ደግሞ ከእኛ ሰውነት ጋር ሊሄድ አይችልም የሚለውን ነገር ማመዛዘን ያስፈልጋል። መጀመሪያ ከመመገባችን በፊት አንዳንድ ሰዎች ምግብ ስለሆነ ብቻ የሚመገቡ ሰዎች አሉ ማለት ያገኙትን ምግብ ብቻ ምንም ይሁን ምን የመብላት ሱስ ያላችሁ ሰዎች አሉ ይሄ ደግሞ ለሰውነታችን ምቾት እንዳይሰጥ እና አላስፈላጊ የሆነ የስራ ጫና ሊፈጥር የሚችልበት ሁኔታ ነው ያለና ለምን የኛ ሴሎቻችን የሚፈልጉት የኛ ሰውነት የሚፈልገው የምግብ ሁኔታ እጅግ የተለያየ ሊሆን ስለሚችል ማለት ነው። ብዙውን ጊዜ ግን ለሰውነታችን ተመራጭ የሆኑ የምግብ አይነቶች ላይ ትኩረት ማድረግ ያለብን ሃይሊ የፕሮቲን ነገር እና ካርቦይድሬት እና ቪጂ ቴብል ቢሆን በጣም ተመራጭ ነገር አልቶ ለምን አንደኛው ፕሮቲን ለሰውነታችን ወሳኝ ከሆነ ባሻገር በውስጡ ከፍተኛ ነው ኒውትሬንት ወይም ደግሞ ንጥረ ነገሮችን ይዟል። ነገር ግን እነዚህ ደግሞ ምን ይፈልጋሉ ዲግራዴሽን ደግሞ ለመፈጨት ደግሞ ምን ያስፈልጋቸዋል ሌሎች ንጥረ ነገሮች በውስጡ እንዲኖር ይፈለጋል። ለምሳሌ እንደዚህ አትክልታማ ምግቦች ላይ ማለት ነው እነዚህ አትክልታማ ምግቦች በውስጣችሁ የምግብ መፈጨት እድላችሁን ከሚያደርጉ ልጥረ ነገሮች ደግሞ በውስጣችሁ ያላችሁን እነዚህ የቫይታሚን ሲኦችን በአጠቃላይ የምናገኘው ከጎመን ወይም ደግሞ ከአተከልታማ የምግብ አይነቶች ላይ ነው እና እነዚህን በጋራ ቢወሰዱ መልካምነት አላቸው። ነገር ግን ጣፋጭነታችን ደግሞ ስናስብ እን ማር አሉ። እነ ስኳር አሉ ማር በከፍተኛ ደረጃ ተወዳጅነት ካላችሁ የጣፋጭ መካከል አንደኛው ማር ነው። ማርን ስናስብ እንግዲህ በውስጡ ከፍተኛ የሆኑ ንጥረ ነገሮችን በውስተጡ ያካተተ ቢሆን እንዲሁም አሁንም ሰኳር ህመም ያለባቸው ሰዎች ላይ ጥንቃቄ መደረግ መቻል ይኖርበታል። ምክንያቱም አሁንም ይሄ የማር ውጤት በውስጡ አሁንም ከፍተኛ የሆነ ካርቦሀይድሬት መጠን ነው ያለው። ስለዚህ ለእነዚህ አይነት ሰዎች በጥንቃቄ መሰጠት መቻል ይኖርበታል። ከዛ ውጪ ላሉት ሰዎች ደግሞ በመጠኑ ከሆነ ከፍተኛ የሆነ ጥቅም ነው ያለው። ምክንያቱም በውስጡ ከፍተኛ የሆነ ሀይልና ሙቀት ሰጭም ያለው ስለሆነ በመጠኑና ቶሎ ቶሎ ብንመገበው የተሻለ ውጤት እንድናስመዘግብ ያግዘናል።

ማብሰል ትችላለህ? አዎ እችላለሁ እንግዲህ ማብሰል በጣም በጣም በርካታ የሚበሰሉ ነገሮች አሉ የማይበሰሉ አሉ ግን መበሰል የሚችሉ ነገሮች እንግዲህ በአግባቡ የማብሰል ልምድ ሊኖረን ይገባል አንዳንድ ሰዎች እንግዲህ ማብሰል የማይችሉ ነገሮች አሉ። ምክንያቱም ለምንድን እውቀት ይፈልጋል ለምን አንድ ነገር ለማምሰል ምንድነው ምን ያህል ጊዜ ይቆያል በምን ያህል ፍጥነት ለሚለው ነገር እውቀት ይፈልጋል። ለምን ለምሳሌ አንድ ነገር ለብዙ ጊዜ መሰል የማይፈልግ የምግብ አይነት ለብዙ ጊዜ ቢመስል በውስጡ ያለውን ነገር ልናጣው እንችላለን በውስጡ ያለውን ንጥረ ነገሮችን ልናጣ የምንችልበት ሁኔታ አለ። ለምሳሌ እንቁላል ለበርካታ ሰዓታት ቢበስል ምንድነው ጥቁሙ ምንድነው ጉዳቱ ብለን ስናስብ በውስጡ ያለው ቦንዲንግ ወይም ደግሞ የአሚኖ አሲድ ኮንተንት ምንድነው የሚሆነው በጣም ይሰባበርና በሰውነታችን ዲነቸርድ ይሆናል ወይም ደግሞ ተፈጥሮን ሊያጣ የሚችልበት ሁኔታ አለና ይሄ ደግሞ እንቁላል በሰውነታችን ውስጥ ገብቶ መስጠት ያለበትን ጥቅም ሳይሰጥ የሚቀርበት ሁኔታ ይኖራል። ስለዚህ አንድ ሰው ማብሰል ሲፈልግ ምንድነው መጀመሪያ የሚበሰለው ነገር እስከ ስንት ሰዓት ነው በምን ያህል ደቂቃ ነው የሚለውን ነገር ትኩረት ማድረግ መቻል አለበት። እና እንዲሁ በአንዳንዴ የባህል ምግብ ላይ ስናይ ምንድነው ምግብ ብቻ ይብሰል እንጂ በምን ያህል ጊዜ በስሎ በምን ያህል ጊዜ እንትን የሚለውን ነገር ትኩረት የማይደረግበት ሁኔታ አለ። እና በመብሰል ደግሞ በጣም ከፍተኛ የራሳችሁን ተፈጥሮና የራሳችሁን ንጥረ ነገር የሚያጡ ምግቦች ስላለ ግን እዛው የማድረግና ስለ ምግቡ አዘጋጃጀት ትልቅ እውቀት ቢኖር የተሻለ እና ጥሩ የሆነ ውጤትም ማምጣት የሚቻልበት ሌላኛው አማራጭ ነው።

በየትኛው እጅ ትጽፋለህ? አዎ እንግዲህ በጣም ብዙ አይነት ሰዎች ብዙ አይነት ልምድ ነው ያለና ሁላችንም እንግዲህ እንደየተሰጧችን እንደየስጦታችን እንደየ ልምዳችን ስራችንን ሙሉ የተለያየ ነው እና እኔ ደግሞ ብዙም ጊዜ የምጽፈው በቀኝ እጅ ነው እአ በቀኝ እጅ ስጽፍ እንግዲህ በርካታ ነገሮችን መሸፈን የምችልበት ሁኔታ አለ። አንደኛ ፍጥነት ፈጠን ብሎ ነገሮችን ለመጻፍ ከፈለኩ እንግዲህ በቀኝ እጅ የማዘጋጅበት የጽሁፍ ዘዴ ነው። ይሄ የጽሁፍ ዘዴ እንግዲህ አንደኛ ጥራቱን የጠበቀ ይሆናል ሁለተኛ ደግሞ ፍጥነትንመሰረት ያደረግ የሚሆነው እና በአጭር ጊዜ ብዙ ነገሮችን ለማድረግ ካስፈለገ ለመጻፍ ካስፈለገ እንግዲህ በቀኝ እጅ ክፍላችን ብንጽፍ እየተሻለ ነው። ከእኔ ዘንድ አንፃር አንዳንድ ሰዎች ደግሞ ከልምዳቸውና ካላችሁ የእውቀት አንፃር እንግዲህ በግራ እጃቸው የሚጽፉበት ሁኔታም አለ። ነገር ግን ዋናው ምንድነው? ልምድ ይወስነዋል ልምዳችን ነው። እንግዴ ሁሉን ነገር ተጽዕኖ ሊያደርግ የሚችለው እና ከልምዳችን አንፃር ነው። የስራ በቀላሉ ለመስራት የሚጠቅመን እና ልምዳችን ለሁሉም ነገር እንዴት ተጽዕኖ ይፈጥራል

ማህበራዊ ሚዲያ ትጠቀማለህ አዎ እጠቀማለሁ። ማህበራዊ ሚዲያ እንግዲህ በዚህ ዘመን ከፍተኛውን ተጽዕኖ ከያዙት መካከል አንደኛው ማህበራዊ ሚዲያ መጠቀም ነው። እና ማህበራዊ ሚዲያ በጣም በርካቶች ሰዎች የሚጠቀሙት በርካቶች ሰዎች ደግሞ ስራ የሚያከናውኑበት ከፍተኛውን ስራ እንግዲህ እየተከናወነ ያለበት አብዛኛውን ሰው እንግዲህ ስሞ ያለው ምንድነው ማህበራዊ ሚዲያ ነው? ማህበራዊ ሚዲያ ምን ይጠቅማል? ሁለት ስናስብ እንግዲህ የከፍተኛ የሆኑ ስራዎችን የምንሰራበት ከፍተኛ የሆኑ መረጃዎችን የምንለዋወጥበት ከፍተኛ የሆኑ የመንግስትና የግል መልእክቶችን እንግዲህ በማህበራዊ ሚዲያ መስማትን ማዳመጥም ማስተላለፍም የምን የምንችለው እና እነዚህ ማህበራዊ ሚዲያዎች እንግዲህ ካላችሁ ባሻገር ከፍተኛ ጉዳትን በግል ሁኔታ አለ። ደግሞ በማህበራዊ ሚዲያ እንግዲህ አላስፈላጊ ነገሮችም የሚለቀቁበት ሁኔታ አለ። ከፍተኛ ግጭት እና ሰላምን የሚነሱ ነገሮች ደግሞ የሚለቀቁበት ሁኔታ አለ። ከፍተኛ የሆነ የማህበረሰቡን ባህል እና ትውፊት ያልጠበቀ ነገሮች የሚለቀቁበት ሁኔታ አለ። እና ሁላችንም እንግዲህ የማህበራዊ ሚዲያ ላይ አጠቃቀማችን ምን ሊመስል ይችላል የሚለውን ራሳችን ማኔጅ ማድረግ መቻል ይጠበቅብናል። ለምን ካላስፈላጊ ችግር ውስጥም ልንገባ የምንችልበት ሁኔታ እንዳይፈጠር ለመከላከል አጠቃቀማችን ገደብ ሊኖረው ይገባል። እንደ አጠቃቀማችን ነው። እንግዲህ ምክንያቱም በዚህ ዘመን ክፋቱም ጠንኮልም መልካሙም ጥሩም እንግዲህ ማህበራው ሚዲያ ላይ ነው ያለው እና ስለዚህ ሁሉም ሰው ትኩረት ማድረግ ያለበት አጠቃቀሙ ላይ ነው ብዬ አስባለሁ። ለምን አጠቃቀማችን ነው? እንግዲህ ለሁሉም ነገር ወሳኝ ሊኖር የሚችለው እና እዚህ ላይ ማህበራዊ ሚዲያ እንግዲህ በተለይ የመንግስት ማህበራዊ ሚዲያዎች አሁን በተለያዩ ቴሌቪዥን ጣቢያዎች ሲያስተላልፍት የነበረው መልእክቶች በሙሉ አሁን በሌሎች አውታሮች ተቀይሯል። ስለዚህ ሌሎች አላስፈላጊ መረጃዎችም ተቀነባብሮ የሚለቀቁበት ሁኔታ ስላለ ትክክለኛነቱ ትክክለኛውን ማህበራዊ በመጠቀም ራሱ አንድ ወሳኝ ሚና ያለው የማህበራው ሚዲያ አጠቃቀም እና ማህበራው ሚዲያ እንግዲህ ፌስቡክ ቴሌግራም ዋትሳፕ ኢሞ በጣም በርካታ ማህበራዊ ሚዲያዎች አሉ እነሱንም እኔ እጠቀማለሁ

ስንት? ኢሜል ትልካለህ እንግዲህ ኢሜል በጣም በርካታ ስራዎችን ከሚሰሩልን የመረጃ መለዋወጫ መንገዶች መካከል አንደኛው ኢሜል ነው። ኢሜል እንግዲህ እንዳጠቃቀማችን እንደ ስራችን የተለያየ ሊሆን ይችላል ለምን አንዳንድ ሰዎች እንደውም የኢሜል አላላኮችን ያላወቁና ያልተረዱ ሰዎች እንዳሉ በተለያዩ መረጃዎች ማግኘት እና ማወቅ እያለሁ ለምን ኤምያት ስንልክ እንዴት ነው የሚለውን መጀመሪያ ማወቅ መቻል አለብን ከመላካችን በፊት። ስለዚህ ኢሜል ከመላካችን በፊት ያለውን እያንዳንዱን ነገሮች ጠንቅቅ አድርገን ካወቅነው በኋላ ነው። ኢሜል መላክ ያለብን እና ኢሜል አላላክ ዜዲዎች እንግዲህ በተለያዩ ማህበራዊ ሚዲያዎች በተለያዩ የትምህርት ማስተማሪያ ጣቢያዎች ላይ እንግዲህ ማወቅና መማር የምንችልበት መንገድም ስላለ ከዛው ላይ ኢንፎርሜሽኖችን ማግኘት ይችላል መረጃዎችን ማግኘት ይችላል እውቀቶችን ማግኘት እንችላለን እና እነሱን ተጠቅመን እንግዲህ ኢሜል እንዴት መላክ እንዳለብን ማወቅና መረዳት እንችላለን። ከዚህ ባሻገር እንግዲህ ወደ እኔ ስመጣ። ስንትም የተለየ አለ እንግዲህ ከፍተኛ የሆነ የስራ ጫና እና ከፍተኛ የሆነ የኤመል አገልግሎት የሚያስፈልገው ስራ ላይ ከሆንኩ እንግዲህ ከፍተኛ ላይ ሆነህ ኢሜል የሚላክበት ጊዜ ይኖራል። እና በአንጻሩ ግን ስራ በሌለበት ጊዜ እንግዲህ የተለያዩ የግልና የተለያዩ የግል ስራዎች ላይ ለምሳሌ የተለያዩ ዶክመንቶችን ለመላክ እና ለመቀበል ስፈልግ በሳምንት ሶስቴ አራት የደለክ የምችልበት ሚታ ሊኖር ይችላል። እና ነገር ግን እዚህ ላይ ተጽዕኖ ይፈጥረው የሚችለው ነገር ምንድነው? ስራዎቻችን ነው የሚሆነው ምክንያቱም ከፍተኛ የሆነ ኢሜል የሚጠይቁ ስራዎች ከሆኑ ብዙ ጊዜ ልንልክ የምንችልበት ሁኔታ ይኖራል። ብዙ ስራዎች ደግሞ ኢሜል ለመነ በኢሜል ሊላኩ የማይችሉ ከሆነ ደግሞ ኢሜል ላንለችም ይዘንበብ መንገድ ይኖራል እና ምንድነው? እዚህ ላይ መረዳት ያለብን ነገር ስራዎቻችን ትልቅ ተጽዕኖ ፈጣሪ ናችሁ ለእያንዳንዱ ስራዎቻችን ማለት ነው

የመጠጥ ውሃን ከየት ታገኛለህ የመጠጥ ውሃ እንግዲህ የሚገኝባቸው በጣም በርካታ ቦታዎች ቢሆንም። እንግዲህ አንዳንድ ሰዎች በተፈጥሮ በጣም በርካታ የመጠጥ ዉሃ ያለባቸው ቦታዎች አሉ። በተለይ ከፍተኛ ወይም ደግሞ ሃይላንድ ሌቭል የምንለው ከፍተኛ የመሬት አቀማመጥ ያለባቸው አካባቢ ላይ ወደ ሰሜናዊ የሀገሪቱ ክፍል ለምሳሌ ከፍተኛ የሆነ የውሃ አገልግሎት ሊኖር የሚችልበት ሁኔታ አለ። ወደ ታችኛው ወይም ደግሞ ደቡባዊ የሀገሪቱ ክፍል ደግሞ ስናስብ ዝቅተኛ የሆነ አገልግሎት የውሃ አገልግሎት ሊኖር የሚችልበት ሁኔታ አለ። እና በነገራችን ላይ በሀገራችን ከፍተኛ የሆነ የውሃ አቅርቦት እንዳለ ይታመናል። ማለት ከሌሎች የሀገሪቱ ክፍል ስናስብ በእኛ ሀገር ዘንድ ከፍተኛ የውሃ የሆነ የውሃ አቅርቦት አለ። ከፍተኛ የሆነ የውሃ ምንጮች አሉ እና እነዚህ የውሃዎች እንግዲህ በቀላሉ እንደናገኝ ከሚያደርጉን የተፈጥሮ ስጦታዎች መካከል አንዷ ሀገራችን ነችና። ይሄ ደግሞ በቀላሉ ውሃን ማግኘት የምንችልበት መንገድ ነው። ስለዚህ የት የት ልናገኝ እንችላለን አንድም ከዝናብ ልናገኝ የምንችልበት ሁኔታ አለ የተለያዩ ማንቆርቆሪያዎችን ማጠራቀሚያዎችን በመሰብሰብ ዋን ከዝናብ ማግኘት የምንችልበት እና ለተለያዩ አገልግሎቶች እንዲሆኑ ማድረግ የምንችልበት ሁኔታ አለ። ለምሳሌ ለልብስ ዕጥበት ለተለያዩ አትክልቶች ለተለያዩ እንስሳ እንስሶች እንደመጠጥነት እንዲጠቀሙት የምናደርግበት ሁኔታ ይኖራል። ሌላው ከጉድጓድ የምናገኝበት ሁኔታ ማለት ነው። እና የተለያዩ ቦታዎች ላይ ጥናት በማድረግ የተለያዩ ሪሰርቾችን በመስራት እንግዲህ ውሃ ከመሬት ማውጣት የምንችልበት መንገድ አለ። እነሱ ውሃዎች እንግዲህ ብዙ ጊዜ በተለያዩ ንጥረ ነገሮች እየተከማቸ ሊሆን ስለሚችል የውሃ ምርምር እንዲኖረው ቢደረግ መልካም ነው። ለምን ከፍተኛ የሆነ ሰልፈር ሊኖረው ይችላል። የተለያዩ እነዚህ አላስፈላጊ ንጥረ ነገሮች በውስጡ ሊኖሩ ስለሚችሉ እነዚህ ንጥረ ነገሮች ደግሞ በሰውነታችን አላስፈላጊ ጉዳት ሊያስከትሉ ስለሚችሉም ቅድሚያ ምርመራ ቢደረግበት እንደዚህ አይነት ውሃዎች ትኩረት ሊደረግበት ይገባል። ከዛ ውጪ ደግሞ በተፈጥሮ ምንጭ ላይ የምናገኘው የውሃ ነው። ብዙ ጊዜ ይሄ ውሃ ተስማሚና በጥሩ የሆነ ሁኔታ ላይ የሚገኝ ለመጠጥነት የምንጠቀመው ብዙ ጊዜ ይሄን ዉሃ ነው። ግን ቢሆንም ምንድነው መታከም መቻል ይኖርበታል አንዳንድ ውሃዎች ግድ አላቸው

ግጭቶችን ማስተካከል ትችላለህ? ይችላል ለምን? ግጭቶች እንግዲህ በተለያየ ምክንያት ሊከሰቱ ይችላሉ። እንግዲህ ሰው የሰው ልጅ በተለያየ የሆነ ግጭት ሊገጥመው ይችላል። የግጭት አይነቶች ምን ምን ሊሆኑ ይችላሉ? ብለን ስናስብ መጀመሪያ ግጭት እንግዲህ ሰው ከራሱ ሊጋጭ የሚችልበት ዘመን ነው። ለምን? ራሱ ከራሱ ጋር ግጭት ሊፈጥር ይችላል ራሱ ከጓደኛ ጋር ከቤተሰብ ጋር እንዲሁም ከሀገር ጋር ሊጋጭ እሚችልበት ሁኔታ ነው ያለው። ስለዚህ እነዚህ ግጭቶች መንስኤያቸውን መጀመሪያ ጥናት በማድረግ። የተለያዩ የግጭት መፍቻ ዘዴዎች አሉ እነዛን ዘዴዎች በመጠቀም ከግጭታቸው መንስኤ በመነሳት የግጭት መፍትሄዎችን እልባት ማድረጉ በጣም የተሻለ ትርጉም አለው። እና አንዳንዴ ሰዎች ግጭትን ለመፍታት የሚቸገሩበት ሁኔታ አለ። እና ነገር ግን ይሄ ደግሞ ምንድነው? ለሀገርም ይሁን ለግል እጅግ ከፍተኛ ተጽዕኖ ከሚፈጥሩ ነገሮች መካከል ግጭት ነው። እና ስለዚህ ግጭቶችን በአግባቡ ትኩረት ሰጦ የመፍታት ብቃት ቢኖረን የተሻለ እና ጥሩ የሆነች። ሀገር ጥሩ የሆነች ኢኮኖሚ ጥሩ የሆነ ኑሮ ለመኖር ወሳኝ ሚና አለው። እና የግጭት ከፍተኛ የሆነ አካላዊ ስነ አእምሯዊ ኢኮኖሚያዊ እና እያንዳንዱን ህይወት ሊጎዳ ከሚችሉ ነገሮች መካከል ግጭቶች ናቸውና ትኩረት ሊሰጠው የሚገባው ጉዳይ ቢኖር። ግጭቶችን የመፍታት አቅም ግጭቶችን ለመፍታት የሚደረገው ጥረት ከፍተኛ መሆን መቻል አለበት። ስለዚህ እንደየግጭቶቹ መፍትሄዎች እንደየግጭቶቹ መንስኤዎች ትኩረት ማድረግ የግጭት አፈታት ዘዴዎች ላይ። እጅግ ትኩረት አድርጎ ግጭቶችን መፍታት እና አስፈላጊ የሆነ ሰላምን መፍጠር በጣም የተቻለና ጥሩ የሆነ ውጤት ለማግኘት ከሚረዱን መካከል እነዚህ ናችሁ። እና እኔም በቻልኩት መጠን አቅሜ በፈቀደ መልኩ ባለኝ እንትን ግጭቶችን ማስተካከል የሚችልበት አቅም አለ ማለት ነው

ሩዝ ትወዳለህ እኔ ብዙ ጊዜ ከምወድና ከማልወዳችሁ የምግብ አይነቶች አንደኛው ምንድነው ብትሉኝ ሩዝ ነው። ይሄ ምግብ እኔ ከምንም ይሁን ከምን ብዙም የማይታይ የማልፈልገው የምግብ አይነት ነው። ከሌሎች ምግብ አንፃር እንግዲህ ሳወዳድረው ይሄን ምግብ ብዙ ጊዜ የማልፈልገው ነው። ይሄን ምግብ እንግዲህ ብዙዎች ይፈልጉታል ብዬ አላስብም። ግን አልፎ አልፎ ደግሞ የሚፈልጉትና የምወዱት አይነት አለ በተለይ ወደ አረብ ኤሚሬትስ የሚባል ሀገር ላይ ነው ትኩረት ተደርጎ የሚመገበው እንዲሁም ወደ ሎውለንድ ኤሪያ ወይም ደግሞ ዝቅተኛ የሀገሪቱ ክፍል ላይ ያሉ አካባቢ ላይ በጣም ትኩረት አድርጎ የሚመገቡት የምግብ አይነት ነው። እኛ አካባቢ ላይ ይሄን ምግብ በብዛት የምንጠቀመው የምግብ አይነት አይደለም። ከሚሰጠው ጥቅም አንፃር ስናይም ብዙን ጊዜ ይሄ ምግብ? ምንድነው ከርባይድሬት ነው ሞር በሰውስጥ በውስጡ ያለ ይሄም ምግብ እንግዲህ ካርባይድሬት ለሚፈልጉ ሰዎች ብዙ ጊዜ ይመከራል። እንደውም ይሄ ነገር ያው ብዙ ጊዜ ስኳር ያለባችሁ ሰዎች ላይ ቢወስዱት ይመከራል። እኔ ግን ከምን አንፃር እንደሆነ ብዙም ተመራጭነቱ ብዙ ግልጽ ነው ብዬ አላስብም

መጠበቅ ታገድ ነው። ሁለቱም ተመሳሳይነት ነገር አላቸው አሁን መጠበቅ ካልን ከአንድ ነገር እንደመከልከል ነው። መወሰን አይነት ነው። እና መታገድ ማለት ደግሞ ሙሉ በሙሉ። ከዛ ቦታ ላይ መውጣት ወይም ደግሞ ቁም እንደማለት ነው። እና ሁለቱ አንጻራዊ ተመሳሳይነት አላችሁ በተወሰነ መጠን ደግሞ ልዩነትም አላቸው። መታገድ ካለ እንግዲህ ሙሉ በሙሉ መቶ ፐርሰንት የተዘጋ መስመር እንደማለት ነው። መጠበቅ ግን አለ አደል ሰማንያ ከሰባ እስከ ሰማንያ ፐርሰንት በቃ ባይሆን በጣም የተሻለ ነገር ነው። እንደማለት አይነት ነው እና የተወሰነ ሁለቱም ይኸው አለ አይደል መከልከል ነው ደንበር መዝጋት ነው። ነገር ግን ሌብላቸው ደግሞ እጅግ የተወሰነ ይለያያል ማለት ነው

ኮምፒውተር መጠቀም ትችላለህ? አዎ ኮምፒውተር መጠቀም እችላለሁ። ለምን እንግዲህ በዚህ ዘመን ቴክኖሎጂ በተስፋፋበት ዘመን ቴክኖሎጂ አጠቃላይ ሁሉን ስራ እየተቆጣጠረ ባለበት ዘመን ቴክኖሎጂ መጠቀም ግዴታ ነው። ምክንያቱም ያለ ቴክኖሎጂ አሁን ምንሰራው ስራ ኦልሞስት እያለቀ ነው ማለት ይቻላል። ለምን ሁሉም የስራ አይነት ቴክኖሎጂን መሰረት እያደረገ ነው። ስለዚህ ሁሉም ሰው ለቴክኖሎጂ ያለው ፍላጎት ያለው ትኩረት ያለው አቃራረብ ከፍተኛ መሆን መቻል አለበት። ምክንያቱም ለወደፊት መኖር ካስፈለገ ሁሉም ነገር ቴክኖሎጂን የሚፈልግ ስለሆነ ለዛ ቴክኖሎጂ ደግሞ ምንድነው የኮምፒውተር አጠቃቀምን መልመድ ይፈልጋል። ኮምፒውተር ቤዝድ ነው። ኮምፒውተር መሰረት ያደረገ ነው። እና ስለዚህ የኮምፒውተር አጠቃቀማችን እጅግ ሰፋ ያለና ላቅ ያለ መሆን መቻል አለበት። አብዛኛዎቹ ስራዎች አሁን በኮምፒውተር መሰረት ያደረጉ ስራዎች ስለሆኑ ለዛ ደግሞ መሰረት ምን መቻል አለብን። ሁላችንም ዝግጁ መሆን መቻል አለብን። ሁላችንም እውቀት ሊኖረን ይገባል። መሰረት ሊኖረን ይገባል። መሰረት የሌለው ነገር መጨረሻውም ጥሩ ሊሆን ስለማይችል ስለዚህ ምን ማድረግ መቻል አለብን? መሰረቱን መጣል መቻል አለብን። ከመሰረቱ ነው መነሳት መቻል ያለብን። መሰረት ያለው ነገር ነገም ከነገም በኋላም ለዘለዓለምም በመሰረቱ ፀንቶ ይኖራል እና ምንድነው? ዲቴል እውቀት ሊኖረን ይገባል ለዛ ጉዳይ ማለት ነው። እና ለምሳሌ አንድ ባለሙያ አንድ የኮምፒውተር ባለሙያ እንግዲህ ስናስብ ስለ ኮምፒውተር ምንነት ከየት ነው መጀመር መቻል ያለበት ብለን ስናስብ ከስር ከመሰረቱ። ለምን? ኮምፒውተር ስናስብ ዝም ብለን ቱ ዘ እቃው ላይ ብቻ ነው። ጀስት ሲስተሙ እንዴት ነው ሚሰራ? ሚለውን ዲቴል ከስር ከመሰረቱ ሲማረው ነው በደንብ ሚያውቀው። እና ሁሉም ሰው እንግዲህ ለዚህ ላይ ትኩረት አድርጎ ቢሰራበት ዛሬን ብቻ ሳይሆን ነገን ታሳቢ በማረግ እዚህ ላይ ትኩረት ቢያረግ ትልቅ የሆነ ጥቅም ስላለው እዚህ ላይ መሰረት ማረግ መቻል ይጠበቅብናል።

ብዙ ትንሽ ሳለህ አዎ ብዙ ትንሽ የሚባልበት በጣም በርካታ ምክንያቶች ቢኖርም እንደየ አስፈላጊነቱ ነገሮችን ትንሽና ብዙ ብለን የምንከፋፍልበት ደረጃ የምኖርበት ሁኔታ አለ። ከዚህ በተጨማሪ እንግዲህ እንደየ ሁኔታዎቹ እንግዲህ፣ የራሳችን ውሳኔ መወሰን የሚቻልበት ጊዜም ስለሆነ ነገሮችን ብዙና ትንሽ ብለን የምንከፋፍልበት እና ብዙ አቅጣጫዎችን የምንሰጥበት ሁኔታ ነው ያለው እና ስለዚህ ነገሮችን በትንሽ ብዙ የመከፋፈል ሂደቱ ቢኖር

የጫማ ቁጥርህ ስንት ነው? የጫማ ቁጥር እንግዲህ ያው የተለያየ አይነት ሊሆን የሚችልበት ሁኔታ አለ። ምክንያቱም በ ከመጠኑ ጋር ቆጥሮ የማይዛመድበት ሁኔታም ስላለ። ስለዚህ የጫማ ቁጥራችን ከጫማ እንተናችን ጋር እግራችን ጋር እኩል ሊመጣ የማይችልበት የተለያየ ሊሆን ይችላል። እኔ ብዙ ጊዜ የምጠቀመው ሰላሳ ዘጠኝ እና አርባ ነው ሰላሳ ዘጠኝ እና አርባ ብዙ ብዙ የሚሆነኝ የጫማ ቁጥር ነው። ስለዚህ የጫማ ቁጥራችን ከጫማ እንተናችን ጋር እግራችን ጋር እኩል ሊመጣ የማይችልበት የተለያየ ሊሆን ይችላል። እኔ ብዙ ጊዜ የምጠቀመው ሰላሳ ዘጠኝ እና አርባ ነው። ሰላሳ ዘጠኝ እና አርባ ብዙ ብዙ የሚሆነኝ የጫማ ቁጥር ነው የራሱ የሆነ ተጽዕኖ አለው። ስለዚህ መለካቱ ሞር የተሻለ የሚሆንበት ሁኔታ ስላለ ለክተን ብንጠቀም ተመራጭነት አለው። ከዛ ባለፈ ግን ቁጥሩን መሰረት አድርገን የምንጠቀም ከሆነ ትንሸ አስቸጋሪ ሊያደርግ የሚችልበት ሁኔታ አለ። ከዚህ አንፃር እንግዲህ መጠቀም ካለብን ለክተን ብንጠቀመው ተመራጭ የሚያደርገው ነገር ይኖራል ማለት ነው። ሁሉም ነገር ልብስም ቢሆን ጫማም ቢሆን ቢለካ ነው የተሻለ ሊሆን የሚችለው

ምን የቤት እቃዎችን ትጠቀማለህ? የቤት እቃዎች እንግዲህ በጣም በርካታ ነገሮችን የሚይዝ ሲሆን ለምሳሌ ስንመለከት እንግዲህ እነ ጫማዎች አሉ እነዚህ የእቃ መደርደሪያዎች አሉ የውሃ ማጠራቀሚያዎች ጀሪካዎች ባልዲዎች አሉ ከዛም የውሃ ማንቆርቆሪያ በራድ ምን እንለዋለን ይቺ ማስታጠቢያዎች አሉ ወንበሮች አሉ ብረድስቶች አሉ ማንኪያዎች አሉ። እንዲሁም ለወጥነት የሚያገለግሉ የተለያዩ ፍራፍሬዎች አሉ። ከዛም ሽንኩርት መክተፊያ ቢላ አለ። ከዛ ምን አለ ጣውላዎች አሉ። እንዲሁም የምግብ መመገቢያ ትሬዎች አሉ። ሌላም አስፈላጊ የሆነ የቤት ውስጥ እቃዎች በጣም በርካታ ናቸው። እነዚህ የልብስ መደርደሪያዎች የቃ ማስቀመጫዎች ሁሉም የሚያጠቃልል ነው። እንግዲህ የቤት እቃዎች እንግዲህ በጣም በርካታ ናቸው ማለት ነው። አልጋዎች አሉ መቀመጫ ወንበሮች አሉ። የተለያዩ ስንኞች አሉ የውሃ ብርጭቆዎች አሉ። በጣም መጠነ ሰፊ የሆነ ነገሮች ነው በውስጡ አካቶ ያዘን። እነዚህ ነገሮች እንግዲህ ለ በጣም ለሚያስፈልገን ሁኔታ ወሰን ሚና ያላቸሁ እቃዎች ናቸው።

በድን ቋንቋ ታምናለህ? ብዙዎቻችን እንግዲህ እንደ እንደየ አካባቢያችን እንደየ ልምዳችን እንደየ የምንኖርበት አካባቢ እንግዲህ የተለያየ የሆነ የቋንቋ አገላለጽ የተለያየ የሆነ ባህል እና ትውፊት አለና በዚህ ባህልና ቱፊት እንግዲህ የተለያየ የቋንቋ አነጋገር ይኖርናል የተለያየ የሆነ ልምድ ይኖረናል የተለያየ አነጋገር ይኖረናል እና ስለዚህ ምንድነው የምንናገረው ምንድነው የምንሰማው የሚለውን ነገር ስንገልጽ ባደግንበት ቋንቋ ነው ብዙ ጊዜ የምንነጋገረው እና ይሄ ቋንቋ ደግሞ እንግዲህ ለእያንዳንዱ እኩል የምናገር አቅም ይኖራሉ ራይት አስ አንዳንድ ቋንቋዎች እንግዲህ በመማር በመሰልጠን ልናገኛቸው የምንችላቸው ቋንቋዎች ሊኖሩ ይችላሉ አንዳንዶቹን ደግሞ በትምህርት ልናገኛቸው የምትችሉ ቋንቋዎች አሉ እና በደንብ ቋንቋ ታምናለህ ለሚለው እኔ ብዙም የማምንበት የቋንቋ አይነት አይደለም ግን ብዙዎቹ የሚጠቀሙት ሊሆን የሚችሉበት ሁኔታም ይኖራል

በሰአት የምትደርስ ሰው ነህ? አዎ ይሄ ምንም ጥያቄ የለውም። እና በሰአት የምትደርስ ሰው ነህ ለሚለው አዎ በትክክል፤ ለምን? አንድን ስራ ስራ ለመስራት ካስፈልግ፣ አንድን ስራ በአግባቡ መስራት እንደሆነ ምን ያስፈልጋል በሰአት መድረስ ግዴታ ነው። በሰአት ካልደረስን እንግዲህ ስራዎቻችን ባቀድነው ልክ ሊሄዱ ስለማይችሉ፣ ከዛም በላይ ደግሞ ደንበኞቻችን እርካታ ላያገኙ ስለሚችሉ፤ ምን ማድረግ መቻል አለብን በሰአት መድረስ አለብን። አንድ ሰው ጠንካራ ሰራተኛ እና ጥሩ የሆነ ውጤት ሊያስመዘግብ ካስፈለገ ምንድነው በሰአት መድረስ መቻል አለበት። በሰአቱ ደርሶ ስራውን መጀመር መቻል አለበት፤ እንደዛ ካልሆነ እንግዲህ፣ ስራዎቻችን በአግባቡ ሊፈፀሙ የሚችሉበት መንገድ ሊኖር ስለማይችል፣ ሁሉም ሰው በአግባቡ ተነስቶ በአግባቡ የጉዞ ፕሮግራም አድርጎ፣ በሰአቱ ስራ ቦታ ላይ ደርሶ ስራውን ቢጀምር የተሻለ ውጤት እያገኘ የተሻለ የስራ አፈጻጸም ይኖረዋል። እና ስለዚህ በሰአት የምንደስበትን መንገድ ማመቻቸቱ በጣም የተሻለ ነው። ከዚህ በመነሳት እንግዲህ በርካታ ሰዎች በስራ ሰዓታቸው በሰአት ባለመገኘት ከፍተኛ የሆነ ችግር እየፈጠሩ እንደሚገኙ የተለያዩ ምንጮች ያሳያሉ። ከእነዚህም ባሻገር እንግዲህ ለተለያዩ ስራ መስጓጎል ለተለያዩ ስራ ጫናዎችም እንዲዳረጉ የሚዳረጉበት ምክንያት አንደኛው ምክንያት ይሄ ነው፤ እና ከዚህ ባሻግር እንግዲህ በርካታ ሰዎች በዚህ ሁኔታ ተቸግረው፣ የምናይበት ሁኔታ ስላለ ሁሉም ሰው በሰአቱ ቢደርስ መልካም የሆነ ውጤት ጥሩ የሆነ ውጤት ይፈፅማል። እና ለዚህ ደግሞ ምንድነው እንደ ምክንያት ሊያጋጥም የምንችልበት ሁኔታ፣ የትራንስፖርት ችግር ሊሆን ይችላል፣ የተለያዩ ማህበራዊ ችግር ሊሆን ይችላል፣ ሌላም ኢኮኖሚያዊ ችግር ሊሆን ይችላል፤ እና እነዚህ ችግሮች እንግዲህ በሰአት እንዳንደርስ ሊያደርጉን የሚችሉበት ቦታ ሊኖር ይችላል። ነገር ግን ቅድሚያ ነገሮችን አናላይዝ አድርገን፣ ጥናት በማድረግ ቅድሚያ ዝግጅት ማድረጉ በጣም የተሻለ ውጤት እንድናመጣ ከሚያደርገን መንገዶች መካከል አንዱ ስለሆነ፤ ቀድመን በሰአት የመነሳት ሁኔታ ላይ ብንነሳ በሰአቱ የመድረስ እድላችንን እናሰፋዋለን።

ሳንደል ልብስ አለ አዎ ልብስ አለ እንግዲህ እኔ ልብስ እንግዲህ በርካታ ውበትና ድምቀት ከመስጠቱ በላይ በባህል ዘንድ እጅግ ተቀባይነትና ተወዳጅነት ካለው የልብሶች መካከል አንዱ ስለሆነ ይሄን ልብስ እንግዲህ በርካቶች ይጠቀሙታል ይለብሱታል። በጣም በበርካታ ዘንዶችም ተወዳጅነት ካለው የነበሩት አይነት ነው የምትለው እኔም እለብሰዋለሁ። ይሄ ልብስ እንግዲህ እጅግ ውበት አለው በበአላስ ዘንድም ተቀባይነት ያለው የልብስ አይነት ስለሆነ እኔም የምለብሰውና የምትጠቀሙ አይነት ነው

በፍጥነት መተየብ ትችላለህ አዎ ይቻላል እንግዲህ መተየም ማለት መታሰም ማድረግ መከናወን እንደማለት ስለሆነ ነገሮችን እንግዲህ በደንብ ዝግጅት ካደረግነው ነገሮችን በፍጥነት መተየበሰ የሚቻልበት ሁኔታ የሚኖርበት ሁኔታ ነው። ያለው ስለዚህ ለመተየብ ምን ማረግ መቻል አለብን? ቅድመ ዝግጅት፤ ቅድመ ሁኔታዎችን፤ ማዘጋጀት አስፈላጊ ነው። እና ለዚህ ደግሞ የቅድመ ዝግጁነት ሁኔታ ካለ በፍጥነት መተየብ የሚቻልበት ሁኔታ ስላለ። ስለዚህም የመጀመሪያ ታርጌታችን ምንድነው? እቅዶቻችንን ባግባቡ የመዘጋጀት እድል ካለው። በፍጥነት የመተየብ የሚቻልበት ሁኔታ በጣም ሰፊ ስለሆነ ሁሉም ሰው ለዚህ አገልግሎት ሲሳተፍ ምን ማድረግ መቻል አለበት? ቅድመ ነገሮችን ማመቻቸት እና ማዘጋጀት ይኖርበታል። ከዚያም ግን ነው እንግዲህ ተፈጻሚነታቸውም ሰፋ ሊል የሚችልበት እንዲህ ተማረት ነው።